ሳንቲም ትቆጥባለህ የሚለው ሳንቲም እንግዲህ በጣም በጣም ነው የሚጠቅመው በጣምም እየቆጠብኩ ነው። ለምን? ያስተማረኝ በተማሪ ህይወት ላይ ሆኔ እንደገና ደግሞ ሳንቲም መቆጠብ በጣም በቃ ጠቃሚ እንደሆነ ነው የተረዳሁት። ለምን? በቃ ሳንቲም የመቆጠብ እንትኑ በጣም ጥሩ ነው። ለምሳሌ አሁን አንዳንዴ የሆነ ሳንቲም ቆጠበን ቆጠበን የሆነ በቸገረን ሰዓት የሆነ ገንዘብ በሌለን ሰዓት። የሆነ በአጋጣሚ በቃ የሚደርስ ሰዓት አሁን ለምሳሌ እኔ እንትን ላይ እድር ላይ ምናምን እቆጥባለሁኝ በማህበረሰቡ ዘንድ ያለን ድርጅት አለ። በዛ ላይ ስንቆጥብ የሆነ በቃ ክፍት የሆነ ነገር ነገሮችን አሟላበታለሁ። እና መቆጠብ በጣም አሪፍ ጠቃሚ ነው ብዬ ነው የማስበው

ማቅረቢያ ማድረግ ትችላለህ? ወይ ነው ማቅረቢያ እንግዲህ እኔ አሁን ጥያቄውም ብዙም ማቅረቢያ የሚለው ነገር ግልጽ አልሆነልኝም። እርግጥ ማቅረቢያ ግን ስል እንደራሴ እንትን አሁን ለምሳሌ ማቅረቢያ ብዙ ነገሮች አሁን ለምሳሌ የምሰራበት ላይ መስሪያ ቤት ላይ ብዙ ከስእንትኑ ደንበኞች የሚመጡ ሰዓት ለነሱ በቃ እንዴት አድርገው ይረዱት እንዴት አድርገው ፍላጎታቸውን ብላም ብዬ በቃ ለነሱ በሚመች ሁኔታ ለማቅረብ በጣም እዘጋጅና አለፋለሁኝ። እና የምዘጋጀው ለምንድነው ለምሳሌ አሁን አንዳንዱ የአንዳንዱ ፍላጎት ጥሩ ነገር ፍላጎት ሊሆን ይችላል የአንዳንዱ ፍላጎት ደግሞ መጥፎ ፍላጎት ሊፈልግ ይችላ እና የነሱን ፍላጎት። ለመሸፈን በቃ እንዴት አድርጌ ላቅርብ እንዴት አድርጌ ላዘጋጅ የሚለውን ነገር ሀሳብ በዴምብ አድርጌ ነው። እና እንትን የምለው እና ማቅረብ በጣም በሰው ፊት የመፍራት ምናምን ሀሳብ ምናምን ነገር የለብኝም። ለማቅረብ በቃ በጣም ዝግጁነቴ በጣም ሀሪፍ ነው። እና አመሰግናለሁ

እሺ የምትወደው አትክልት ምንድነው? የሚል ነው የተጠየቁት ጥያቄ። እንግዲህ አትክልት እኔ ግን በጣም በቃ ደስ የሚለኝ ነገር አተክልት በጣም ነው የምጠቀመው እና አትክልት በጣም እወዳለሁ የአትክልት ምግቦችን ሁሉንም በቃ የአትክልት ምግብ እኔ በጣም ግን በጣም ደግሞ የምወደው የአትክልት ምግብ ለምሳሌ፦ ድንች ድንች አትክልት እና ደግሞ ጎመን ጎመን እንግዲህ እንደኔ ጎመን እንደውም ጎመን በቃ አብሶ በሰኔ ላይ የሚል እንትን የሚል ጎመን አለ የሰኔ ጎመን የሚዘራ ጥቁሩ ጎመን እና እሱ ጎመን በቃ እንደ እኔ የሚወድ የለም። በተልባ ምናምን ተደርጎ እና በጣም አሪፍ ነው በቃ እሱን የበላሁ ቀን በጣም እንደውም በቃ ጎመን በቃ ካለ በቃ ጥሩት ምናምን በቃ ነው የምባለው ማለት ነው በቃ እስከ ስሜ ሁላ ታውቄ ማለት ነው። እና ጎመን በጣም ነው የምወደው፤ በጣም ደግሞ ደስ ነው የሚለኝ ጎመን። የጎመን ምግብ በጣም እወዳለሁ። እና ደግሞ ሲቀጥል ደግሞ ከጎመን ሌላ ደግሞ ቲማቲም፣ ድንች ምናምን እነዚህን ደግሞ እንዲህ ቀጣይ ግን በጣም የምወደው እና በጣም ደስ የሚለኝ ነገር ጎመን፣ ጎመን በጣም ነው የምወደው አመሰግናለሁ።

በጣም ነው የምጠቀመው። ያው ባለፈውም እንዳልኩህ ጾም ብዙም አልጾምም ብያለሁ እና እና መቅዘዝ ላይ የምጠቀመው ለምሳሌ አሁን ድንች ፍርፍር ቀለል ቀለል ያለው ፓስታ ምናምን ላይ በቃ መክሰስ ላይ እጠቀማለሁኝ። ከበቃ መክሰስ ላይ አብዛኛውን የምጠቀመው በቃ ቋሚ የሆነ ነገር የምጠቀመው ፍርፍር ላይ ነው የምጠቀመው አብዛኛውን ሰው ቁርስ ላይ ነው ፍርፍር አብዛኛው የሚጠቀመው እኔ ደግሞ መክሰስ ላይ ነው በቃ ፍርፍር በጣም ነው የሚመችኝ እና በጣም ዴስ የሚለኝ ቁርስ ነው የምጠቀመው። ሌላ ባለፈ ደግሞ መክሰስ ላይ የምጥ የምጠቀማቸው ምግቦች አንዳንዴ ሻይ ዳቦ ብቻ ተጠቅሜ እሄዳለሁኝ። መሰ ለምን በቃ ቀዴም ብዬ የበላሁት ምግብ ከሆዴ ብዙም ላይጠፋ ስለሚችል መክሰስ ላይ ዳቦ በቃ በሻይ ተጠቅሜ ምናምን ስታፍ ላይም ደግሞ ያለሁበት መስሪያ ቤት እና በቃ በጣም ዳቦ ምናምን በቃ ዋጋውን ትንሽ ቀለል ያለ ነው እና ያው ለሷም ለሂሳቧ ስል ያው እንግዲህ መንግስት ሰራተኛው ብዙም የብር ነገር እንትን ስለሚል ያቺን ታሳቢ ስለማደርግ እና በቃ ዳቦን ምናምን እጠቀማለሁኝ።

የረጅም ጥያቄ የረጅም ጥያቄ የረጅም ጥያቄ የረጅም ጥያቄ የረጅም ጥያቄ ስለሆነ እንግዲህ ያው ያው በሚሰራተኝ አለ። ስራ ብዙም ያለመውደድም ችግርም ስለማ ስለሚኖር ሁሌ የሆነ የመጨናነቅ የስራ በቃ አለ። አይደል የመደራረብ ነገር ስለሚኖር እና በዛ አንድ አንድ ቀን በቃ ግን ስራዬን በጣም ነው የምወደው የምሰራበትን መስሪያ ቤት በጣም ነው የምወደው። ግን አለ አሁን ለምሳሌ በቃ ከሰኞ እስከ አርብ ባለ ሰዓት በጣም ተጨናንቄ ካለሁኝ እሁድ ቅርያሜን ያለ የስራ የቀኑን ሰዓት በጣም ነው በቃ የምወደው። ለምን? በቃ የእረፍት ሰዓትም ስለሆነ እንዲህ ገና እንዲህ ደግሞ ብዙ ነገር በቃ ጓደኛ ጋር ብዙ ሰው ጋር የምትገናኝበት ቀን ስለሆነ በጣም አሪፍ ነው። ደስ የሚለኝ ቀን እሁድ ቅድሜ ቀን ነው። አመሰግናለሁ።

እሺ በምንጣፍ ላይ ትቀመጣለህ የሚል ነው የተጠየቁት ጥያቄ? በምንጣፍ ላይ እንግዲህ ያው ጠዋት እንዴት ተነሳሁ ለምሳሌ አሁን ቁርስ እስከሚመጣ ድረስ ባልቲቤቴ ተፍ ተፍ እስከምትል ድረስ ባለው ነገር በቃ ቁጭ ብዬ ዝም ብዬ። በምንጣፍ ላይ እስከ ከልጆች ጋር ምናምን እጫወታለሁኝ ለምሳሌ ስራ ቦታ እስከምደርስ ድረስ አብዛኛውን ይሄን ሰዓት ደግሞ የምተገብረው ምሳ ሰዓት ላይ ቁርስ ሰዓት ላይ አብዛኛው ደስ ይላል። በቃ ቁርስ ሰዓት ላይ ብድግ ብሎ በቃ እንትን ህፃኑ ጋር መጫወት። በቃ። በቃ እዛ ላይ መቃለድ ምናምን ለራሱ ያ ለራሱ በጣም ደስ የሚል ጨዋታ ነው ያለው። እና በምንጣፍ ላይ ትቀመጣለህ የሚለውን በጣም ነው የምቀመጠው አመሰግናለሁ

እሺ የህዝብ ማመላለሻ ትጠቀማለህ ወይ? ነው የህዝብ ማመላለሻ እንኳን እኔ ብዙም የለኝም እምጠቀመው ነገር የለኝም። ለምሳሌ ግን የህዝብ ማመላለሻ የምጠቀምባቸው ለምሳሌ አንዳንድ ነገሮች አሉ ለምሳሌ ጋሪ አለችኝ ጋሪ ምንድናት እቺ በእጅ የምትገፋው ማለት ነው እሷን እምትጠቀምባት ምንድነው? እቃዎችን ነው እማጎግዘው ለምሳሌ አሁን ከእኔ መስሪያ ቤት ዘንድ ለህዝቡ የሚያስፈልግ ነገር አለ እና እሷን በቃ እጠቀማለሁ እንጂ የህዝብ ማመላለሻ የሆነ እንደ መኪና ያአለ እሚዝ ተለቅ ያለ ነገሮችን ሰዎችን የማመላለስበት ነገር እንደዛ ያለ ነገር የለኝም። ያው ግን አሁን ወደፊት ግን አሁን ለምሳሌ ህዝቡን የሚያመላልስለት ሰው ከ ወደ ወደ እኔ መስሪያ ቤት ሲመጣ ከዛው ከበቃ ከቤቱ ምናምን የሚመጣበት የራሱ የሆነ ሰርቪስ ምናምን በየከተማው ላይ አቆቁማለሁ። ብዬ ወደፊት እቅድ ያለኝ ይሄንን ነገር ደግሞ ለማሳካት ያው እንግዲህ ዋናው ሀሳቡ ነው አስቤያለሁ አመሰግናለሁ ጨርሻለሁ

እሺ በቡድን መስራት ትወደለህ ሆይ ይላል? እና እንዳውም በቃ የኛ ስራ ላይ በጣም እንግዲህ እንትን የሚለው ደስ የሚለው ነገር በቃ እንዲህ አልኩትም በቃ አላፊ ጋርም በቃ ደንበኞቼ ጋር በጣም በቃ ፍቅር ስለሆን፤ የምንዋደድ በጣም ስለምንዋደድ በቃ ሁሉን ነገር በቃ በቡድን ነው የምንሰራው። ለምሳሌ አሁን የሆነ ትንሽ ከበድ ያለን ስራ ነገር በቡድን በቃ በአንዴ በቃ በትንሽ ሰዓት ውስጥ በቃ ጨረሰን ቁጭ እንላለን። እና አብዛኛው እንዳውም በቡድን ሰርተን ሰርተን ከጨረስነው ወዲያ እረፍቱን ነው አብዛኛው ትኩረት አድርገን የምንሰራው ማለት ነው። እና በቡድን መስራት በጣም ነው እኔ የምወደው። እንዲያውም በጣም ወዲፊት ለካ እንዳውም መስራት ያለብን ነገር ሰው በቡድን እንዲሰራ በቃ አሁን እዚህ ላይ እንድ ምክረ ሀሳብ የምሰጠው፤ ሰው በቡድን ሲሰራ በቃ ከመለያየት፣ ከመ ለብቻ ሆኖ ከመስራት ይልቅ በቡድን መስራት ፍቅርነትን ያመጣል እና እንደገና ደግሞ መዋደድ ፍቅር ፍቅር እንደው በጣም ይጨምራል እና በቡድን መስራት በጣም ጠቃሚ ነው ብዬ ነው የማስበው። አመሰግናለሁ ጨርሻለሁ።

ጢም ታቆያለህ ወይ ነው? የሚለው የተጠየኩት ጥያቄ ጢ ም ታቆያለህ እኔ እንኳን ብዙም እዝን ላይ ነግር ላይ ብዙም እንትን የለሁበትም ለምሳሌ ጢምን። በጣም እንትን ይለኛል እና ጢምን ብዙም አላቆየውም ቶሎ ቶሎ ነው በአጭር በአጭር ሰዓት ነው የምሰራው። ለምንድነው እንዳላቆይ ያደረገኝ ምክንያቴ። አንደኛ ጢሜ በቃ በአደገ ቁጥር ይበላኛል በቃ አለ አይደል ጠጉሩ ነው መሰለኝ በቃ በጣም ስለሚበላኝ። ያንን ጢም ደግሞ በቃ። ሙሉ አልላጨውም ሙሉ ስላጨው ደግሞ ብዙ ስለማያምርብኝ በቃ የተወሰነ እጠር አድርጌ ነው የምላጨው። እና እንደዛ ስለሆነ ጢም ታቆያለህ የሚለው ጥያቄን። እና ብዙም በእኔ በኩል አላቆይም ነው ጨርሻለሁ አመሰግናለሁ

የምትወደው ቁጥር ስንት ነው? እና እኔ ይሄ የምወደው ቁጥር ማለት ነው። ሁሌ በቃ ሲጠራ ለራሱ በጣም ደስ የሚለን ቁጥር እና በጣም የምወደው ሎክቶሪ ሁላ በቃ የምጠቀመው እንደገና ደግሞ የሆነ ቁጥር ጥራ ሲሉ ራሱ የምትጠቀመው ቁጥር ሃያ አንድ ቁጥር ነው። ሃያ አንድ ቁጥር እንግዲህ በጣም ነው አንደኛ ደግሞ በዛም ቁጥር ልወድው የቻልኩት የእመቤታችንም እንትን ስለሆነ እና ሃያ አንድ ቁጥርን በጣም ነው የምወደው በጣም ማለት ነው። ሃያ አንድ ቁጥርን እንግዲህ በጣም እወዳለሁኝ። የምትወደው ቁጥር ሰንተን ነው? የሚለው ጥያቄ ሃያ አንድ ቁጥርን እወዳለሁ ጨርሻለሁ። አመሰግናለሁ

የድርጅት ዝግጅቶች ትሳተፋለህ ወይ? እንግዲህ አሁን እኔ እንዳልኩ ባለፈው እንደገለጽኩት ሀሳብ የድርጅት ሀሳቡ ላይ በቃ ደንበኞቼ ጋር ያሉ የሰራተኛዬ ሀላፊው ጋር እና በጣም ስለምንዋደድ እና የድርጅት ዝግጅት በኖረው ቁጥር ለምሳሌ ምሳ ሰዓት ላይ የሆነ የቡና ሻይ ምናምን ተብለን የተወሰነ ሀሳብ የምንቀያይርባቸው ነገሮች አሉ እና እነዛ ሀሳብ ላይ የምንቀያይርባቸው ሰዓት ላይ በጣም ስለምንዋደድ እኔ ላይ የሌለውን ሀሳብ ጓደኛ ላይ ያለውን ሀሳብ እና በጣም ስለምንዋደድ እና እንደ እነዚህ ያሉ ድርጅቶች ላይ በጣም ነው የምሳተፈው። እና እንደነዚህ ያሉ ድርጅቶች ዝግጅቶች ላይ እኔ ሁሌ በቃ ተሳታፊ ነኝ። ጨርሻለው አመሰግናለሁ።

እሺ የምትወደው መጠጥ ምንድነው? የሚል ጥያቄ የተጠየኩት የምወደው መጠጥ በቃ እንደውም እኔ በጣም መጣልኝ አሁን በቃ ዝም ብሏል አይደለም ፊት በቃ የፊት በፊት በተማሪ ህይወቴ ላይ እንደገና ብዙ ነገር በ አሁን ለራሱ የምጠቀመው መጠጥ አለ እና አሁን አሁን አሁን የመጡ መጠጦች ብዙ ነገሮች አሉ ለምሳሌ አሁን ቢራ ምናምን ሰው እወዳለሁ ምናምን እኔ ግን እንደዚህ ያሉ መጠጦችን በቃ በምን አውቀናቸው ነው የምንጠጣቸው ምናምን ብዬ ራሴን እጠይቅ ነበር። እና በጣም የምወደው እና በጣም ደስ የምልህ መጠጥ እናቴም ከቤት ስለምትጠቀመው አረቂ ነበር። አረቂ እንግዲህ እኔ አረቂ ታየሁኝ በቃ እንደውም እከሌ መጣ በቃ አረቄ ካለ በቃ ስጡት ነው የሚባለው እና አረቂ በጣም ነው የምወደው ጨርሻለሁ። አመሰግናለሁ

ሶስቱን በዓይንህ ትመለከታለህ ወይ? የሆነ በአስፈላጊ ሰዓት የምመለከትባቸው ሰዓቱ ያለ አሁን ለምሳሌ የሆነ ሰው የሆነ በአጋጣሚ አይቼው የሆነ አይቼው የማላውቀውን ሰው እዛ በጣም በብዙ ሰዓት ተለያይተን በአጋጣሚ ሰዓት ሳየው በደንብ አድርጌ እመለክተዋለሁ ለምን? ናፍቆኝ ሊሆን ይችላል። እና ስለሚናፍቀኝ በደንብ አየዋለሁ። ግን አንዳንዴ ግን በመጥፎ ነገር ደግሞ ሰው የሚመለከት አለ ያን እንደነዚህ ያለ ነገር አልመለከትም። ለምሳሌ አሁን ሰው ለዝሙት ነገር የምመለከተው የገና ደግሞ የሆነ መጥፎ ነገር ለመመልከት አሁን ተመልክቶ የሆነ ነገር ሰዎችን በጥላቻ ነገር ለማየት እንደዚህ እዛ ነገር ይመለከታል። እኔ እንደዚህ አይነት ነገር ደግሞ አልመለከትም። እና በጥሩ ነገር ስትመለከት ነው ሰዎችን ማየቱ በጣም ጥሩ ነገር ነው ለምሳሌ በናፍቆት ምናምን ከሆነ እና በመጥፎ ነገር አለመመልከት ብዬ አስባለሁ። ሰዎችን ባይ ትመለከታለህ ወይ? ብዙም አልመለከትም ጨርሻለሁ አመሰግናለሁ።

የምታውቀው አንድ ምሳሌ ንገረኝ የሚል ነው? እንግዲህ የማውቀው የምሳሌ እንትን ያለኝ አጠብቃለሁ ብላ የብብቷን ጣለች የሚባል ነገር አለ። ለምንድነው? ይሄ እንደዚ የተባለው ይሄ ምሳሌያዊ አነጋገር የተነገረው። በቃ ሰው በመቸኮሉ አንፃር አሁን እሷ በጣም ቸኩላ ነው የሆነ ነገር ላይ ቸኩዬ ቶሎ አመጣለሁ ብላ የሆነ በችኳላ የምትደረግ ነገር ላይ ሰው ከቸኮለ ደግሞ የያዘውን ሁላ ይጥላል ማለት ነው። እና ለሆነ ነገር። ልንሰራ ያሰብነውን ግን ቀስ ብለን በርጋታ ቢሆን አሪፍ ነው ብዬ ነው የማስበው እንደ መልእክትም እንደ ሀሳብም ማለት ነው። እና መቸኮል መሮጥ አስፈልግም ጨርሻለሁ አመሰግናለሁ

እሺ በስራ ላይ ምን ተጋርዶት አለ? በስራ ላይ ምን ተጋርዶት ያለኝ? ለምንድነው አንዳንዴ በቃ ለምሰራበት ሰዓትን ላይ ደንበኞችን በምሰበሰበት ድንበኞች እንትን የምልበት ሰዓት ላይ በጣም የደንበኛ መጨናነቅ መብዛት ምናምን አለ። እና ያንን ነገር አሁን ወደፊት ያሰብኩት ይሄን በሚልቼ በቃ እዛው ፊታቸውም ሆኖ በቃ የሚፈልጉትን ነገር እንዲጠይቁኝ እና እንደገና ደግሞ በቃ የሚመጡበትን ሰዓት ለይቼ በዚህ ሰዓት በቃ የዚህ ሰዓት የሚከናወንላችሁ ስራ በዚህ ሰዓት ይሄንን ነው። እንደገና ደግሞ በዚህ ሰዓት ደግሞ ይሄን ይሄን ስራ አንሰራም ብዬ በቃ መረጃ ለጥፌና ሰው እውቅና እንዲኖረው አሁን ለምሳሌ ጠዋት ላይ የሚመጣ ስድስት ሰዓት ላይ የምሰራው ስራ አለ። እና በዛ ሰዓት ላይ የማስተናግዳቸው ደንበኞች ሁለት ሰዓት ላይ ሊመጡ ይችላሉ እና ይሄን ሁለት ሰዓት አለመጣጥረት አለመጡ ይችላሉ። እና ያንን በጣት አከፋፍዬ በቃ ያንን ነገር ነው። በቃ በስራ ላይ በጣም ተጋልጦ ተግቢያሮት ሊያመጣብኝ የቻለው እና ይሄንን አደርጋለሁ ብየ አስቤያለሁ ጨርሻለሁ አመሰግናለሁ

እወቃለሁ የሚል ነው። ገመድ ገመድ እንግዲህ በጣም ነው የምትጠቀመው ገመድ እንዲያውም እንጨት ለመስበር ከብት ለማሰር እና በዛ በጣም ነው ፊትም ጨምረን የምንጠቀመው እና ገመድ በጣም ጠቃሚ ነው፤ ለምሳሌ አቡሶ ለገበሬ ገበሬ ላይ አሁን ለኛ ሰዓት ላይ ግን በመንግስት ሰራተኛ ገመድ ብዙም አያስፈልግም ለልብስ ማስጫ ነው ቢያንስ ቢያደርገው እንጂ ሌላ ምንም የሚሰራበት ነገር የለም። ለገበሬው ለነጋሪም መጎጓዣ እ፣ እ፣ እቃዎችን በቃ መጫኛ ነገሩ አብሶ ለፈረስ ምናምን እንዲህ ግን እህል ማጋዣ እና ገመድ በጣም ወሳኝ ነው ለገበሬ ማለት ነው። እና እንኳን ለገበሬ ይቅርና ለአንድ አሁን ለምሳሌ ለኛ ነው ራሱ በጣም ያስፈልገናል። አሁን እንግዲህ አሁን እንዲህ ያልኩት ቢምቢ በጣም ያስቸገረናል እና ቢምቢውን አጎበሩ ለራሱ የወጣነው በገመድ ነው። እና ገመድ በጣም ነው የሚጠቅመው ጨርሻለሁ አመሰግናለሁ

እሺ ዜና በመስመር ላይ ታነባለህ? ዜና በመስመር ላይ ማንበብ በጣም ነው የሚጠመው። በጣም እኔ እንደውም አንዳንዴ ዜና በመስመር ላይ መኖሩ ያው ብዙም ሰው ግልጽ አያደርገውም። ዜና ላይ አሁን ለምሳሌ ዜና መመስመር ላይ የሚያደርግ የሆነ ነገር ዝምብሎ አንድ አንዴ የማያስፈልጉ በቃ ብዙ ሴው የተጠቀመባቸውን ነገር እና ደሞ የራሳቸው የሆነ ገንዘብ ለማስገባት ነው። አብዛኛው ዜናን የሚጠቀመው ማለት ነው። ግን እኔ ግን በእኛ ጊዜ በጣም ሰውም ገና ብዙም ስላልነቃ ነበር። እና ስራ ለራሱ ተወዳድሬ የገባሁት በቃ ዜና ወረቀት አንብቤ ነው። ብለህ ለምን? የሆነ እንትን ላይ ተለጥፎ አንብቤ በዛ ተወዳድሬ ነው። እና ስራ ለራሱ የገባው በአሁን ሰዓት ላይ ግን በውስጥ ሰው በሰው ነው እንዴ? ገና ደግሞ የተማረውም ሀይል እየበዛ ስለሆነ ዜና መጠቀም በጣም ነው የሚያስፈልገው። ጨርሻለሁ አመሰግናለሁ

እሺ በፍጥነት መተየብ ትችላለህ ወይ? በፍጥነት መተየብ እምችለው አንዳንዴ ለምሳሌ አሁን በአስቸኳይ የሆነ ነገሮችን በቃ ችግር ሲፈጠሩ የሆነ እነዛን ችግሮችን እንዴት ማለፍ አለብኝ። የሚችለው ነገር የሚያስፈልጉ ሀሳቦች አሉ። እነዛ እነዛ ነገሮች መተየብ እምችለው ደሞ በቃ አለኝ የሆነ ክህሎት አለኝ። እና እነዛ ነገሮች እንዴት ነው በቃ ራሴን ዝም እያረጋጋ እና ተአረጋጋ ወዲያ ለነዛ ነገሩ መፍትሄ እፈጥራለሁ። እና እነዚህ ነገሮች ደሞ በስራ ቦታ ላይ በጣም ያስፈልግ እንትን ይላሉ ይከሰታሉ። እነዚህን እሚከሰቱ ነገሮኝ ደግሞ በቃ በፍጥነት መተየብ ትችላለህ? በሚለው ነገር ላይ ይሄ በፍጥነት መተየብ በጣም አስፈላጊ ነው። ለምሳሌ ያልታሰቡ ነገሮች ችግሩ በሚያጋጥሙ ሰዓት እነዛን ችግሮች ለመፍታት በጣም በፍጥነት መተየብ አስፈላጊ ነው ብዬ አስባለሁ። ጨር

መደራደር እኔም ያው የራሴ ሱቅ ስላለኝ እና ሱቅ በምሸጥ ሰዓት ላይ በጣም ነው በቃ ይሄ በገበያ መደራደር በጣም ጠቃሚ ነው፤ እና በጣም ነው የምደራደረውም። ለምን ለምን ሲባል አንዳንድ ነገሮች በርካሽ የሆኑ ዋጋዎችን በቃ ውድ አድርገው ሰዎች ይሸጣሉ፤ እና እንደዛ ነገሮችን እኔ ደግሞ በጣም ተከራክሬ በቃ እጥፍ አድርጌ አውርጄ ነው የምነግራቸው እና በቃ እንዴት ነው በቃ እንደዚህ አድርገህ አንተ ያወርድክብን ቆይ ምንድነው ድፍረት ነው? ነውስ ቆይ ምናምን ሁላ በቃ የሚጣሉ ሁላ ሰዎች አሉ። እና። በገበያ ዋጋ ላይ መደራደር እንደ ምክረህ ሀሳብም የምሰጠው ነገር በጣም እውነት ጠቃሚ ነው በጣም ጠቃሚ ነው። ራሴም ከብዙ ነገር ድኜበታለሁ አንዴ እንደውም ምን አጋጠመኝ እና ከሆነ ቦታ ላይ። ኮምፒውተር ግዝ ልገዛ ሄድኩኝና ከሆነ ከከተማ በጣም ያልታሰበ በቃ አዲስ አበባ ነው። የሄድኩ እንግዲህ አዲስ አበባ እንግዲህ በጣም ያልታሰበ እንግዲህ የአንድ የኮምፒውተር ዋጋ በጣም እጥፍ አድርገው ነገሩኝ እና ያንን ኮምፒውተር ደግሞ ሌላ ሰው የሚጠቀምበት በአጋጣሚ ኮወርቅ ጀምሮ የገዛ ሰው አውቃለሁኝ። እና ሰውዬ ስጠይቅ እንደዚህ እንደዚህ ነው ምናምን ብሎ አለኝ። እና እሱን ሰውዬ። አናግሬ በዛ በሰውዬ ባህላዊ ዋጋ ነገርኩት ስነግረው እንዴት እንደዚህ ትለኛለህ ምናምን ብሎ በጣም በቃ ያ ሰውዬ። መጥፎ ነገር ሁላ አሰብኩኝ እና እንደዛ ሲያስብኝ ኋላ የተወሰነ

እሺ ስልጠና ትወዳለህ የሚል ነው። ስልጠና እንግዲህ በጣም በጣም ነው የምወደው እነዛ አጫጭር ሆኖ ስልጠናዎች ለምሳሌ። በምንሰራበት በመስሪያ ቤት ላይ። አዳዲስ የሆኑ ሙያዎች ሲመጡ እነዛ ነገሮች አጠር ያሉ ስልጠና ሰዓት የሚሰጡ ሰአቶች አሉ እነዛ እና እነዚህ ስልጠናዎች ደግሞ በጣም ወሳኝ ናቸው። በስራ ላይ በህይወት ላይ በጣም ተርጋ እንትን አላቸው በቃ ለውጥ ያመጣሉ። አሁን ለምሳሌ የሆኑ ነገሮች በሚፈጠሩ ሰዓት ስልጠና በጣም ጠቃሚ ነው። እነዚህ እጠረጠር ያሉ ስልጠናዎች ረዛዝም ያሉ ስልጠናዎች በምንድነው? ሰው ይሰለቻል ምናምን እንደዛ ነገር ስላለ ግን እጠር ያሉ ስልጠናዎች በጣም ጠቃሚ ነው

እሺ ዳቦ ማብሰል ትችላለህ ወይ? ትችላለህ የሚል ጥያቄ ተጠየኩ ዳቦ ማብሰል እንግዲህ የምችለው ለምሳሌ በማሽን አሁን የማሽኑ እንግዲህ የማሽኑን ዳቦ እችላለሁኝ። አሁን ለምሳሌ ዳቦ ሲባል እንግዲህ ቦምቦሊኖም ያው ዳቦ ያው ከዳቦ ነው እንትን የሚባለው እና እና ዳቦ ማብሰል እንግዲህ ብዙም ችሎታ የለኝም። ግን አሁን የእናቶችን የሚሰሩት አሁን ለምሳሌ በምጣድ በግብር እንደ ገና ደግሞ ትልቅ የሆነ ግብር ነገር አለ በዛ የሚያደርጉት አለ። ያንን እኔ አልችልበትም። ለምን? ያንን ብዙም አልችልበትም ግን ይሄንኛውን የማሽኑን ግን በሱኛው ግን ዳቦ መጋገር እችላለሁ ጨርሻለው። አመሰግናለሁ

እሺ በስራ ስንት ጥሪ ታደርጋለህ የሚለው እንዲህ በስራ ጥሪ የማደርገው በጣም ብዙ ጥሪዎች ነው። የማደርገው አንደኛ በደንበኞቼ በጣም በምግባባቸው ጓደኞቼን በሶስት በአራት ጥሪ አደርጋለሁኝ እንደገና ደግሞ ወረቀቶችን በመለጠፍ ጥሪ የማደርገው የስራ ጥሪ የማደርገው እንደገና ደግሞ አንዳንድ ነገሮች ደግሞ ለምሳሌ፣ በ ማይክ በመናገር በመጮህ እንጂ እዛ ነገሩን ስራ ጥሪ አደርጋለሁ እና ስራ ጥሪ የማደርገው ቢያንስ በሳምንት ሁለት ቀን የስራ ጥሪ አደርጋለሁ እና የስራ ጥሪ በማደርግ ሰዓት በጣም ጣረቃሚ ነን በጣም ጥሩ ነገር ነው። የስራ ጥሪ የሚያከብሩ በጣም ስለምንዋደድ በስራ ቦታ ላይ ስራ ጥሪ እናክብረው ሁሉም ይገኛሉ እና የስራ ጥሪ በጣም ሀሪፍ ነው።

እሺ ማብሰል ትችላለህ የሚለው እንዴ? ማብሰል አረ በጣም ነው የምችለው ማብሰል ማለት ነው። ለምን ስባል ስማርም በትምህርት ላይ እንዳለሁኝ። በቃ እያበሰልኩ እያበሰልኩኝ ሲስተር ምናምን በሌሌች ሰዓት እህቴ በሌሌች ሰዓት ያው ለራሴ ነበር የማበስለው። አንዳንዴ እና ማብሰል እንግዲህ ያው እንጄራ ባላበስልም ወጥ ምናምን እሰራለሁኝ። ለምሳሌ ፍርፍር ፈረፍራለሁኝ ፍርፍር እንግዲህ እንዴት ነው? ቶሎ ቀለል ቀለል ያሉ ምግቦችን አብስዬ ምናምን ለራሴው እመገባለሁኝ። እና እንጀራ ምናምን ነው ብዙም የማልችለው። ያው እንግዲህ እንጀራ ደግሞ ያው እህቴ ጋር ስለሆነ በአንዴ የተማርኩት ያው ያንን ብቻ እንግዲህ አልለመድኩም። ያንን ወደፊት እንግዲህ ለምዳለው ብዬ አስባለሁኝ። እና እንደ ገና ደግሞ አሁንም ደግሞ ለራሱ ባንተ ቤት በለለህ ሰዓት የልጆቹ ቁርሳቸው ነው። ፓስታ ሰርቼ ሩስ ሰርቼ እና ልካ ልካቸዋለሁ ወደ ትምህርት ቤታቸው። እና በዛ ነው ጨርሻለሁ አመሰግናለሁ

እሺ እና መተግበሪያዎች ታወርዳለህ የሚል ነው መተግበሪያ እንግዲህ በጣም ነው የማወርደው ለምሳሌ አንድ አንድ አስቸጋሪ የሆኑ ሰዎች አሉ ስራ መስራት የማይፈልጉ። ስራን በአግባቡ መውጣት የማይፈልጉ ለምሳሌ ብራቸው ብቻ እንዳይቀርባቸው ብራቸውን ብቻ መቀበል የሚፈልጉ ነገር ሰዎች አሉ። እና ያንን ነገር ደግሞ ብራቸውን ብቻ መቀበል ብቻ ፍላጎት እንዲያይኖራቸው ያን ነገር ለማስበው ደግሞ በቃ መተግበሪያዎችን ተው አውርደለሁኝ። ለምንድነው የማወርደው? አሁን ለምሳሌ በሁለት ሰዓት ግባ ተው በቃ እስከ ስድስት ሰዓት ባለው ሰርተው ውጣ የሚል ነገር። መተግበሪያ መተግበሪያ አያውቅም ሰሩና ታሰሩ ማንም አያውቅም ለምን? እንትን የሚያገኘው አገልግሎት የሚያገኘው አገልግሎት የማያገኘው ሰው። ምንም ማወቅ አይቻልም። እና መተግበሪያዎችን አወርድያለሁኝ ጨርሻለሁ አመሰግናለሁ።

እሺ መንዳት ትችላለህ የሚል ነው። መንዳት እንግዲህ እኔ በጣም ነው የምችለው ለምሳሌ እንግዲህ መንዳት እንግዲህ እኔ እንደውም በጣም የተለማመድኩት ምንድነው? ያው ወንድሜ ባጃጅ አለው ነበር እና ከባጃጅ መጀመሪያ ላይ ሳይክል ሳይክል እንግዲህ የተማሪ ህይወት ላይ ሁኜ በተማሪ ህይወት ላይ እያለሁኝ በቃ ከጓደኞቼ እያስለመዱኝ እየወደኩኝ እየተሰበርኩኝ ምናምን ሳይክል ለመድኩኝ። ከዛ ሲቀጥል ደግሞ ባጃጅ ባጃጅ ደግሞ የወንድሜ አለ ነበር እንግዲህ የወንድሜን ባጃጅ ደግሞ በቃ እሱ በለላ ሰዓት እያስለመደኝ ምናምን። እሱ በለላ ሰዓት እኔ እየለመድኩኝ ባጃጅም እነዳለውሁኝ የተወሰነ ደግሞ አሁን ላይ እንግዲህ የሆነ የአጎቴ ያለ ሲኖ መኪና አለ እና እሱን ሲኖ መኪና አሁን የተወሰነ እየነዳሁኝ እየለመድኩ ነው ያለሁት። አሁን እንግዲህ መንጃ ፍቃድ ነው ማውጣት። የቀረኝ እሱን አውጥቼ ወደፊት እንግዲህ ሲኖም ባስም እነዳለሁ ብዬ አስባለሁኝ። ጨርሻለሁ አመሰግናለሁ

እሺ ታሪክ መንገር ትወዳለህ ወይ? ታሪክ መንገር እንግዲህ እኔ በጣም ነው የምወደው። ለምንድነው? ተታሪክ ተሞክሮ ብዙ ያገኘው ነገር አለ። እና ትልልቅ እንትኖች በአባቶች ምናምን የሆነ ነገር አለ አይደል የሚያደርጉት ተሞክሮ በዛ ተሞክሮ በጣም ጥሩ ትምህርት ነው የማገኝበት። ለምን ሲባል ያ ተሞክሮ ለምሳሌ አሁን ለህፃኖች ለልጆች እንደገና ደግሞ የሆነ ተሞክሮ የሚደረገውን ነገር ልምድ ማጋራት በጣም አሪፍ ነው እና ያንን ልምድ ደግሞ የማደርገው ደግሞ ለኔ በጣም ጥሩ ነገር ነው ብዬ ነው የማስበው። ታሪክን መንገር ተብዙ ነገር ያስተምራል። ለምን ለምሳሌ ሲባል ታሪክ መጥፎ ነገር ታሪክ አለ፣ ጥሩ ነገር ታሪክ አለ፣ እና ለተመልካቹ ለሚያዳምጠው ሰው ጥሩ ጥሩ ታሪኩን ብቻ ይዞ ሊሄድ ይችላል። መጥፎ ታሪኩን ደግሞ እንዴት ማለፍ እንደሚችል ማወቅ ስለሚችል እና ታሪክን መናገር በጣም ነው የምወደው ጨርሻለሁኝ። አመሰግናለሁ።

እሺ ወደ መናፈሻ ምን ያህል ጊዜ ትሄዳለህ ወደ መናፈሻ? እኔ በቃ አብዛኛው ማለት ነው ሁሌ በዛ ሰዓት ላይ እንደገና እኔ ስራ ሰዓቴም ረፍት ላይ ነኝ ያለሁት። አሁን ጧት ጧት ላይ መናፈሻ ብዙም አይመከርም እንደ ምክርም ቢሆን ማለት ነው። ለምንድ ነው መናፈሻ ቦታ ላይ በጣም ብድ ናቸው ይቀዛቀዛሉ እና ጠዋት ላይ በጣም ብርዳቸውም ትንሽ ከበድ ይላል። የኛ መናፈሻ እና መናፈሻ ቦታ ላይ በቃ ቀን ላይ እንደ ገና ደግሞ ማታ ላይ ቢሆን በጣም አሪፍ ነው። ብርዱም መናፈሻ እና እኔ የምሄደው እዛኛው ሰዓት ላይ የምሄደው ማታ ዘጠኝ ሰዓት ላይ አስር ሰዓት ላይ እንደዛ ሰዓት ላይ እረፍትም ስለሆንኩ በዛ ሰዓት ነው የምሄደው ጨርሻለሁ አመሰግናለሁ።

እሺ ባህላዊ ልብስ ትለብሳለህ? ባህላዊ ልብስ እንግዲህ እኔ እንደውም አሁን አሁን ነው በቃ ባህላዊ ልብስ የተውኩት። ለምን መስሪያ ቤት የምንሰራበት ቦታ ላይ ግድ ስለሚያስገድደን ሱፍ ነው ለብሰን የምንገባው። እና በቃ ባህላዊ ልብስ እንድንለብስ ብዙም የበአል ቀን ካልሆነ በቃ በቃ ለራስ የመስሪያ ቤት የምንሰራበት መስሪያ ቤት ግድ ያስገድደናል። በጣም ነው የምጠቀመው። አሁን ለምሳሌ ስራ በማልገባ ሰዓት እሁር ቅዳሜ ላይ እንዴት እንደዚህ አድርጎ እረፍት በሆነ ሰዓት ባህላዊ ልብስ ነው። እንዲያውም ባህላዊ ልብስ ምንድነው የምትጠቀመው ነበር ፊት ላይ ቁምጣ ሱሪዎችን ነበር የምለብሰው። አሁን ላይ ግን የበአል ልብስ ለምሳሌ መስቀል ያላቸውን እንደነዚህ ያሉ ልብሶችን በጣም ነው የምለብሰው አሁንም ማለት ነው። እና የበአን ልብስ ስለብስ እንደውም በጣም ነው ደስ የሚለኝ። የበአል ልብሶችን በጣም ነው የሚጠቀመው። ልብሶች እንደውም ብዙዎች የበአል ልብስ ናቸው። ጨርሻለሁ አመሰግናለሁ።

እሺ ስራህን ትወዳለህ ስራዬን በቃ ከምንም በላይ ነው የምወደው። ለምን? ከታችም ጀምሬ አላማዬ ስለሆነ እና የሆነ በቃ መማር የምፈልገው በቃ በዚህ በቴክኖሎጂ አለምን ነበር እና ያልኩት እና ስራዬን በጣም ነው የምወደው። አሁንም ያለሁበት ስራዬ ላይ በጣም በቃ ለምን? የመዋረዳችንም የተነሳ በቃ ስራዬን በቃ ነግቶ ወደ ስራ ቦታ የምሄድበት ሰዓት በቃ ቶሎ በእረፍት ሰዓት ለራሱ በቃ እቤት መቀመጥ ብዙም አይመችም። ስራ ስራ የሌለ ሰዓት ለራሱ። ሄጄ የማሳድፈው የት ነው የምሰራበት ቢሮ ቦታ ላይ ነው የማሳድፈው። እና ስራዬን በጣም ነው የምወደው ከምንም በላይ ማለት ነው። የስራዬ ያለኝ ፍላጎት ያለኝ የስራዬ በቃ እንትን በጣም ነው ያለኝ አመሰግናለሁ ጨርሻለሁ

እሺ ሙዚየም መሄድ ትወዳለህ? ሙዚየም እንግዲህ በጣም አሪፍ ነው በቃ በጣም ነው የምወደው። ለምንድነው? አንዳንዴ እንደውም የሙዚየም ፕሮግራም ተብሎ እንትን ይባላል። በመስሪያ ቤታችን የሙዚየም ቀን እናክብር የሆነ የሚባል ነገር አለ። እና ሙዚየም ላይ እንግዲህ የሆነ የማይታወቁ ነገሮች የዛ ቀን ይታያሉ። በቃ አዳዲስ ነገሮች አይቼ ማላውቃቸው ነገሮችን ስለማይ እና ሙዚየም መሄድ በጣም ነው የምወደው። በጣም ሙዚየም መሄድ እወዳለሁኝ። ጨርሻለሁኝ አመሰግናለሁ

እሺ የምትወደው ከተማ የት ነው? እንግዲህ እኔ የምወደው ከተማ በጣም የምወደው ከተማ የት ነው ባህርዳር ባህርዳር እንግዲህ የምትባለው ውቢቱ ባህርዳር ነው የምትባለው ዘንባባዋ ተዛ ጣናዋ እና ያላት የሰው ፍቅር እና ባህርዳር እንግዲህ በጣም ነው የምወዳት እንግዲህ ከከተማዎች የምወዳት ከተማ ቢኖር ባህርዳር ነው ባህርዳር እንግዲህ በጣም የምወዳት ያደረገኝ ነገር በቃ በዘንባባዋ ዝንባባዋ እንግዲህ ባህርዳር በጣም በቃ እንደው ደስ የምትል ነገርናት ባህርዳር ነው። ሚሉት ባህርዳር በዘንባባዋ ነው። እንደገና ደግሞ ሰዎችም ለራሱ በዓል አከባበራቸው በዛም የተነሳ ባህር ዳር እንግዲህ ብዙ ሰዓት ኖሬባታለው በጣም እወዳታለሁ። ጨርሻታለው አመሰግናለሁ

እሺ በብዙ ህዝብ መካከል መሆን አመቻችም እና በብዙ ህዝብ መካከል መሆን። አመቻችም ለምሳሌ በብዙ ህዝብ መካከል ለምሳሌ ሰዎችን በፍቅር በአንድነት እንትንታን በብዙ ህዝቦች መካከል መሆን። እንችላለን እና በጣም ነው የምችለው በብዙ በብዙ ህዝብ መካከል መሆን ታመታቸዋለህ የሚለው በደንብ ነው የምትለው እና በጣም አሪፍ ነው የምትለው።

የጎመን ጥፍጥና እና በጣም አሪፍ ደስ የሚለኝ ነገር በጣም የምወደው። እንደገና ከጎመን ቀጥሎ ደግሞ እሩዝ ብያለሁኝ እሩዝ ደግሞ የተወሰነ እወዳለሁ በጣም የምወደው። ግን የጎመን ምግብን ግን በጣም የምወደው በጣም ደስ የሚለኝ ነገር ነው።

አዎ በደንብ ነው የማውቀው እንዴ? በጣም ሀሪፍ ነው በሱ ሳበስ። ለምንድነው? በቃ መፍጠር ነው ማበስለው በጣም ሀሪፍ ነው። እንደው አርሰልም በጣም ነው የምትጠቀመው ዩቲዩብ ብለልሽ ሰዓት። እንዴ ገና እኔም እህቴ ጋር ባለው ሰዓት በትምህርት ሁኔታ ላይ ባለው ሰዓት ላይ በፍሃም ማብሰን ነበር። በደንብ የማውቀው ማለት ነው እና በፍሃም ማብሰል በጣም ሀሪፍ ነው በጣም ጥሩ ነገር ነው። እና በሱ አመስላለሁኝ አዎ አመስላለሁኝ አመሰግናለሁ።

እሺ ውሃ ማምጣት ታውቃለህ እንዴ? ይሄማ በጣም ጥሩ ጥያቄ ነው። ውሃ እንዴት ማምጣት በደንብ ነው የማመጣው እንጂ እንደውም ከሩቅ ቦታ ለራሱ ለምንድነው? እኔ የገጠር ልጅ ነኝ ገጠር ቦታ ነው ያደኩት። እና በጀርካ ሁሉ እየተሸከምን ምናምን ነው የምናመጣው። በጀርካ ደግሞ አንሶ ደግሞ የሆነ እንስ እንስራ የሚባል ነገር አለ። የ በሰፈራችን የሚገኝ ባህላዊ እቃ ነው። ያው እንግዲህ ከእሱ ቀጥሎ ነው እንግዲህ ጀርካ የሚባለው የመጣው እና በሱ ሁላ እናመጣለን። በቃ በመንገድ ላይ ሁላ ስንሄድ ሁላ የመሰበር ሁላ አቅም ያለበት ማለት ነው። እና ውሃ በሱ ላይ በሱ አምጥተን እንጠቀማለን። እንዴ ያው በአሁን ያው በአሁኑ ሰዓት ላይ ያው ሰነፍ እንድንሆን ስላደረገን ውሃ ከቤት ስለሆነ ብዙም ላ ላይታወቅ ይችላል የውሃ አመጣጥን ማለት ነው። እና የውሃ አመጣጥን ግን እንደ እኔ ብዙ የውሃ ከሩቅ ቦታ የማመጣና ብዙ ህይወትን ያሳለፍኩበት የውሃ መጠጥ እንደዚህ በቀላል ነገር የሚገኝ አይደለም። እና አመሰግናለሁኝ።

እሺ ቡና መፍጨት ታውቃለህ የሚል ጥያቄ ነው። ቡና መፍጨት በደንብ ነው የማውቀው። ለምንድነው? እንደውም የማውቀው ቤተሰብ ላይም ለበአልም እንደዚህ የሆነ ነገር። ባለ ሰዓት ላይ በፕሮግራም ላይ ምንድነው? እፈጫለሁ ቡና ምንድነው እንግዲህ አሁን እኛ ቡና መፍጫ። በያሁኑ ባለው እንትን አይደለም የምንፈጨው ለምሳሌ መውቀጫ የሚባል አለ። ከእንጨት የሚዘጋጅ በዛ በእንጨት ያው የብረቱ አሁን ላይ ነው እንደ ልምድ የተደረገው እንደገና የብረቱ ደግሞ ይደክማል። እንደገና ጉልበት ያስፈልጋል በዛ ላይ ደግሞ ብዙም እንትን የለውም ይጮሃልም ሰውንም ይረብሻል። የብረቱ እና የእንጨቱ ደግሞ በጣም አሪፍ የሆነ ብዙ የማይጮህ እንደገና እንጨቱም ቀላል የሆነ ለእናቶች ምቹ የሆነ እና በሱ በጣም ነው እኔ ቡና የምፈጨው። አመሰግናለሁ

እሺ በአካባቢዋ ድልድይ አለ? ይላል። የተጠየቁት ጥያቄ በአካባቢዋ ድልድይ አለ። በጣም ብዙ ድልድይ አለ። ለምሳሌ አሁን ሰፋ ያለ ውሃ ያለበት ቦታ ላይ አሁን እኛ ቦታ ላይ ያለንበት ቦታ ምንድነው አባይ ወንዝ የሚባል አለ። ከዛ አባይ ወንዝ ላይ በጣም ትልቅ ድልድይ አለ። እና እሱ ድልድይ ምንድነው መኪናዎች እንዲተላለፉ ያደርጋል። እንደገና ደግሞ ለብዙ ነገሮች አሁን ውሃው በሚሞላ ሰዓት ላይ ያው ድልድዩ ባይደርስም እና በጣም ጠቃሚ ነው በአካባቢ ያለው ድልድል ማለት ነው። እና ያ ድልድይ ምንድነው በጣም አሁን ያለው እንትን ያለው ጠቀሜታ ማህበረሰቡ ከአንዱ ቦታ ወደ አንዱ ቦታ የሆነ እቃዎችን ለማዘዋወር ምናምን በቃ ያለምንም ስጋት ያለምንም በቃ ውሃ ይሞላል አይሞላም የሚለውን ነገር ምንም ያለ ስጋት ሰው ከዛ ከዚህ እንትን ልል በጣም ጠቃሚ ነው ብዬ አስባለሁኝ። በአካባቢዋ ድልድይ አለ? በሚለው ጥያቄ ስለተጠየኩ ነው። አመሰግናለሁኝ።

እሺ አዲስ ቴክኖሎጂ መማር ትወዳለህ የሚለው ጥያቄው አዲስ ቴክኖሎጂ አዎ በደንብ ነው የምወደው። ለምን አዳዲስ ነገር መማር በጣም ጠቃሚ ነው። ለምን ለሚጠቅመው ሰው አይምሮ ለራሱ ይነቃቃል። ለምሳሌ አሁን አንዳንድ እንትን አዳዲስ ነገር እጠቀማለሁ እያሉ መጥፎ ነገር አዳዲስ የሚያስተምሩ ነገሮች አሉ። አዎ መጥፎ ነገርም አለው ጥሩ ነገርም አለው። አዳዲስ ነገር መጠቀም በጣም አሪፍ ነው። ለምንድነው? ጥሩ ነገሮችን ተጠቅመን ነው። ለምሳሌ አሁን አንዳንድ ነገሮች ደግሞ በጣም በጣም ጠቃሚ ነው። ነገሮች አሉት ነገሮች ቴክኖሎጂ ነው። በጣም ጥሩ ነገር ነው። እና በአሁኑ ሰዓት ላይ ደግሞ አዳዲስ ቴክኖሎጂ መማር በጣም በዓሁኑ ሰዓት ላይ በጣም ተፈላጊ ነው። እና እንደ ራሴ በጣም እወዳለሁ። ምንም አመሰግናለሁ።

እሺ የቅጥር ሂደት እንዴት ነው? የቅጥር ሂደት። ያው በመጀመሪያ ሰዓት ላይየቅጥር እንትን ብዙም በቃ ክፍያው ብዙም ደስ አይልም ነበረ እንደገና ደግሞ ወረድ ያለ ነበረ ብሩም በጣም ያስጠላ ነበረ። እና ግን በአሁኑ ላይ ግን በጣም እየወደድኩት እና እያደርም እየተሻለ ልጅ ስሄድ እንደገና ክፍያውን በጣም ሀሪፍ ሲሆን በጣም እየወደድኩኝ ነው ያለሁት። ለምንድነው ሲባል። ከበፊቱ አንፃር አሁን የተሻለ ነው። ሰው ደግሞ ከበፊቷ አንፃር የተወሰነ ለውጥ ካመጣ ያለውን ነገር ተመስገን ነው። እንጂ ማለት ያለበት ማማረር የለበትም። እና በአሁኑ ሰዓት በጣም ሀሪፍ ነው እና ደህና ነው ብዬ ነው የማስበው። በጣም አመሰግናለሁኝ።

እሺ ስልክህ ምን ያህል ጊዜ ትሞላለህ የሚል? ስልኬን እኔ አሁን የምሞላው በአብዛኛው ሰዓት እስከ አራት ሰዓት ነው የሚሞላ የኔ ስልክ። በቃ ቆይ ከተባለ አራት ሰዓት ላይ ነው ከዛ ደግሞ አፈጠነ ከተባለ ደግሞ እስከ ሶስት ሰዓት ባለው ይሞላል። እና ስልኬንም በቃ እኔ ማስሞላው ምንድነው? አንድ ቀን ነው በቃ አንድ ቀን ከተሞላ እስከ ሁለት ቀን ድረስ በቂ ነው። አዳር እሞለ ዋሁኝ ያው ሰአቱን በእርግጥ አራት ሰዓት ድረስ ብቻ ቻርጅ አድርጌው። ለምሳሌ በጊዜ ስተኛ ለምሳሌ አራት ሰዓት ላይ እንቅፍህ ከወሰደኝ በዛው ሰዓት ቸርጄው ወይን ሰባት ሰዓት ወይን ስምንት ሰዓት እነለቅለዋለሁኝ ብዬ አስቤ ጠዋት ልነቅለው እችላለሁ። እና ሰዓት ምንም የሚገድበኝ ነገር የለውም። አብዛኛውን ሰዓት ታ ከተኜሁ ጀምሪ ቻርጅ እንዴ እንዴ ቸርችኩት ከዛ ጠዋት የምነቅልበት ሰዓት አለኝ። እና ከቀን ግን ቢያዝ አንድ ቀን ነው በቃ ቻርጅ የማደርገው። አመሰግናለሁ።

እሺ ምን አዲስ ነገር መማር ትፈልጋለህ? በአሁን ሰዓት ላይ እኔ መማር የምፈልገው ነገር ምንድነው? አዲስ ነገር መማር የምፈልገው በቃ ቴክኖሎጂ አለም ላይ ነው። ለምንድነው? ቴክኖሎጂ አለም ላይ መማር የምፈልገው በጣም ፍላጎት ያለው ቴክኖሎጂ አለም አሁን ሰዓት ላይ በጣም ብዙ ነገር እየሰራ ያለበት ነው። ለምንድነው ሁሉን ነገር ሰዓትን የማይበላ ነገር እንዴ? ገና ሰአቶችን የምንሰራቸውን ነገር በአጭር ሰዓት በቃ እንድንጨርስ የሚያደርግ ነገር እና ደግሞ ወደ ቴክኖሎጂው አለም ሁሉም ህዝብ በአሁን ሰዓት ላይ እየቀረበበት ያለው አለም ነው። እና እኔ አሁን ሰዓት ላይ መስራት የምፈልገው እና ወደፊትም ደሞ በደንብ በቃ እሰራለሁ ብዬ ማስበው ምንድነው ቴክኖሎጂ ላይ ነው። አመሰግናለሁ።

እሺ ምን አይነት ሳሙና ትጠቀማለህ? እኔ ግን የምጠቀመው ሳሙና በጣም እንዲህ እንዲህ አድርጌ ደግሞም ለሰውነቴም በጣም ጠቃሚ ልጆች ሲታጠቡ ባለቤቴ ስትታጠብበት እና በጣም ሀሪፍ ሳሙና በቃ ሽታችን ለራሱ በቃ የኛ ሽታ ለራሱ በጣም ጥሩ ሽታ የሚሸተን እና የምንጠቀመው ላይፍ ሆይ ሳሙና ነው። ላይፍ ቦይ ሳሙና እንግዲህ በጣም ከቆሻሻ ነገር የሰውነትን ለማጽዳት በቃ እጅን ሁላ ገና ምናምን በጣም ንጽህናን ምናምን በጣም ጥሩ የሚያደርግ ሳሙና እንግዲህ ላይፍ ቦይ ሳሙና ነው። ምጠቀመው ላይፍ ቦይ እንግዲህ ለገላ ለልብስ ምናምን ለገላ በጣም የምጠቀምበት ለገላ ነው። በቃ ለልብስ ደግሞ ሌላ ደግሞ ሳሙና አሉ እነሱን ነው ለልብስ የምጠቀመው እና ለገራገሪ በጣም የምጠቀመው ምንድነው ላይፍ ዌይ ሳሙና ነው። እስከ ህፃኖቼ እስከ ልጆቼ እስከ ባለቤቴ የምጠቀመው ላይፍ ሳሙና ነው።

እሺ ቀዝቃዛ የአየር ሁኔታ ትወዳለህ? አዎ እወዳለሁኝ ቀዝቃዛ አየር ቦታ ያው እኛ ያለንበት ቦታ ትንሽ ቀዝቃዛነቱ በጣም ከበድ ቢለንም ኝ ቀዝቃዛ የአየር ሁኔታ በጣም ሀሪፍ ነው ተስማሚ ነው። ለሰውነትም እንደገና ደግሞ ያለድሜ ማርጄትን በቃ ያለድሜ መመለጥን ሁላ ከዛ ሁላ እንዲናለን ማለት ነው። እኔ አሁን የተመለጥኩት ያው አጋጣሚ ባለፈው ተመለጫለሁ ምናምን ብያችኋለሁ የተመለጥኩት እሱን ደግሞ ሞቃታማ ያለበት ዩኒቨርሲቲ ነበር። የተመረኩት እና ለዛ ነው። እና አሁን ያለሁበት ግን ስራ የምሰራበት ቦታ በጣም ቀዝቃዛ የሆነ በጣም ጥሩ ቦታ የሆነ ሀሪፍ ቦታ ነው። እና ቀዝቃዛ ቦታ የአየር ሁኔታ በጣም ነው የምወደው አመሰግናለሁ

እሺ በስራ ቦታ ጓደኛ አለህ ወይ? አዎ ጓደኛ አለኝ እኔ እንዴት በስራ ቦታ ስንሰራ እኮ በጣም ብዙ ጓደኞች ነን ነው የምንሰራው ከዛ ጓደኞች ውስጥ ደግሞ በጣም ጥሩ ጥሩ ጓደኞች አሉ። ለምሳሌ ከጓደኛ አሁን ጓደኛ ሁላ ጓደኛ ይባላል ለምሳሌ ከዛ ከምንሰራበት ጓደኞች ውስጥ ጥሩ ጥሩ ጓደኛ ጥሩ ጥሩ ሀሳብ የምንነጋገርበት በደንብ ሳንደባበቅ የምንዋራ በጓደኞች አሉ። ከዛ ሲቀጥል ደግሞ ሌሎች ጓደኞች ደግሞ እንዲህ ሁሉም ደንበኞቻችን የምናገኛቸው ጓደኞች አሉ። እና በስራ ቦታ ላይ ጓደኛ በጣም ብዙ ጓደኛ ነው። በጣም ብዙ ለምን በጓደኛ ጓደኛ የሚመጡ ጓደኞች አሉ። እንደገና ደግሞ እራሴ የራሴ ጓደኞች ደግሞ ይሄን ይሄን ተክተው የሚሰሩ ጓደኞች አሉ። ለምን አሁን ለምሳሌ እኔ ሀላፊ አለ የእሱን ስራ እኔ ተክቼ እኔን ስለሚያምን እሱን ስራ የምሰራለት አለ። እና ደግሞ እኔ ደግሞ ከስር ያሉ ደንበኞቼን ደግሞ እኔ አምኛቸው እነሱ የኔን ስራ የሚሰሩ ጓደኞቼ አለ።

በእጅ መሸመን ታውቃለህ? በእጅ መሸመን አዎ በደንብ ነው የማውቀው ለምሳሌ ነጠላዎችን ፎጣዎችን በጣም ብዙ የሆኑ እነዚህ የገዳማት የሚለበሱ ፎጣዎችን እነሱ እነሱ በጣም ነው የምሸምነው ማለት ነው። እና በጣም ደግሞ ያው አሁን ባለውበት የስራ ቦታ ላይ ግን እንደያንን ለመስራት በጣም ብዙም የተመቻቸ አይደለም። ግን ያው እንደዚህ የእጅ መሸመን ግን በጣም ታዋቂና በጣም በፊቱ ሰዓት በጣም የምሰራበት ነበር በጣም እወዳለሁ። የእጄ ሽማና ስራ አመሰግናለሁ

በእጅ የሚሰራ ስራ ታደርጋለህ አዎ አደርጋለሁ ብዙ ነገር ነው ማደርገው በእጅ የሚሰራ ስራ ለምሳሌ አሁን የሆነ ወፍጮ ነበር እና ወፍጮ በፊት ሰዓት ላይ በእጅ የሚሰሩ ስራ ነበር። እጅ ከሌለበት ያሁኑ ለራሱ ይሄ ዘመናዊ የሆነው ወፍጮ ለራሱ እጅ ከሌለበት ከባድ ነው። እና በእጅ የሚሰራ ስራ ታደርጋለህ አዎ አደርጋለሁ በደንብ ነው የማደርገው ለምንድነው የማደርገው? በእጄ የማደርገው በፊት ከቤተሰቤ ከመጣ ተሞክሮ ያንን ተሞክሮ ለማስቀጠል በእጄ የሚሰራ ስራ አደርጋለሁኝ። አመሰግናለሁ

እሺ የተበላሸ ነገር ማስተካከል ትችላለህ ወይ? የተበላሸ ነገር አዎ በጣም ነው ማስተካከል ምችለው የተበላሸ ነገር በጣም ነው ማስተካከል የምችለው። ለምሳሌ ኮምፒዩተሮች ሲበላሹ የሆነ ገመድ ሲበጠስ እነዛ እነዛ ነገሮች የተማርኩባቸው ሙያም ስለሆነ እነዛ እነዛ ነገር ለማስተካከል እችላለሁኝ። ለምሳሌ ደግሞ አንዳንድ ቦታ ላይ ደግሞ ምን ይበላሻል ዝም ብሎ በመንገድ ላይ ይሄ ፋይበር ኦፕቲክ ኬብል የሚባል ነገር አለ። እና ይሄ መሬት ለመሬት የሚሄዱ የኢንተርኔት ኬብል እና እሱ ሲበላሽ እሱ እሱንም መቀጠል እችላለሁኝ። እኔ ማስተካከል ለኔ በጣም ቀላል ነው። ወይ አመሰግናለሁ

እሺ ቃልህን ትጠብቃለህ አዎ ቃሌን እጠብቃለሁ በደንብ ነው የምጠብቀው። ለምንድነው? የማልጠብቀው ቃልን ካልጠበቅክ ሰው የሚያምን ሰው አታገኝም። እንደገና ደግሞ ጥሩ ደንበኛ አይገኝም። እና ቃል መጠበቅ በጣም ጠቃሚ ነው ብዬ ነው እንደራሴ የማስበው። ቃልን ካልጠበቅክ እንደገና በስራ ቦታችን ላይ ምንም የሆነ ተወዳጅነት አናገኝም። እና ቃልን ቃለኛ ሆኖ መገኘት በጣም ነው። እንትን የምለው የሚጠቅመኝም እኔም ደግሞ እንደገና ቃልን መጠበቅ በጣም ነው የማከብረው። አመሰግናለሁ

እሺ የቤትህ ጣሪያ ምን ምን የተሰራ ነው? ነው የሚለው። እና የቤት ውስጥ ጣራ የተሰራው እንግዲህ እንደምታወቀው በአሁን ላይ ያለን ያው የቆርቆሮ ነው ጣራችን ከብረት ነው የተሰራው፤ ከዛ ጣራው በብረት ነው የተሰራው ከላይ ደግሞ ቆርቆሮ ነው የተያዘውም ደግሞ ከላይ በብሎን ነው እንግዲህ የተያዘው። እና ያው በአሁኑ እንግዲህ ዘመናዊ በሚባለው ቤት ስታይል የተሰራ ቤት ነው። እንግዲህ ያው በፊት ግን ቤተሰቦቼ ያሉበት የሚኖሩበት የሳር ቤት እንግዲህ ሳር ቤት ያው እንግዲህ የሚታወቅ ነው ኢትዮጵያ፤ ኢትዮጵያ እንግዲህ በጣም የምትታወቀው በሳር ቤት ነው። ለምንድነው ሳር በጣም ከምንም ካለ ወጪ ምናምን ከየእንትኑ ላይ የሚ ታጭዶ ምናምን የሚሰራ ቤት ነውና ቤተሰቦቻችን እንግዲህ በየገጠሩ ያሉት በሳርቤት ነበረ ፊት። አሁን ላይ ግን ተሻሸሎ ወደ ቆርቆሮ ቤት ሁሉም ማለት ይቻላል በአሁን ሰዓት ላይ ከሳር ቤት ሰው ወጥቶ ወደ ቆርቆሮ ቤት ሄዷል እና አሁን ያለኝ እኔም የቆርቆሮ ቤት ጣራ ነው ያለኝ አመሰግናለሁ።

የአካባቢው ገበያ እንዴት ነው? የአካባቢው ገበያ እንግዲህ በጣም አሪፍ ነው እኛ ዘንድ። ያው ሁለት ገበያ አለ ብያለሁ ባለፈውም እና በጣም ጥሩ ገበያ እንግዲህ የሚባለው ቅዳሜም ገበያ አሪፍ ነው እንደገና ግን በጣም ግን ጥሩ ገበያ ያልኩት ባለፈውም እንደተናገርኩት አርብ ገበያ ነው አርብ ገበያ ላይ እንግዲህ የማይገኝ ነገር የለም ሁሉም ነገር ይገኛል። በቃ አሁን ቅዳሜ ገበያ ላይ አንዳንዴ የማይገኙ ነገሮች አሉ። አሁን ለምሳሌ ምንድነው ፍየል፣ ከብት፣ በጎች እነዚህ እንስሳቶች ነገሮች አይሸጡበትም ቅዳሜ ገበያ ላይ። እና አርብ ገበያ ላይ ግን ሁሉም ይገኛል ያው ግን ቅዳሜ እና አርብ ገበያችን ላይ ያለንበት ከተማ ትንሽ የቅዳሜው ትንሽ ቀረብ ይለናል የአርቡ ደግሞ ትንሽ ራቅ ይለናል። የአርቡ ገበያ በጣም ሁሉን ነገር የምናገኝበት አብሶ አብሶ እንደውም በጣም የአርብ ገበያ ላይ የሚሸጠው ምንድነው ማር ነው። ማር በጣም እንግዲህ ታዋቂ ነው አርብ ገበያ ከብዙ ቦታ መጥተው የሚገዙበት ነው አመሰግናለሁ።

እሺ የትኛውን ወቅት ትወዳለህ እኔ የምወደው ወቅት እና በጣም ደስ የሚለኝ ወቅት ምንድነው? ከመስከረም እስከ ጥር ያሉ ወራቶች እና እነኚህ ወራቶች በጣም ደስ የሚሉ ወራቶች ናቸው። ለምሳሌ አሁን መስከረም ላይ ምንድነው ደስ የሚለው ጥሬው ይደርሳል እሸቱ በቃ ምናምን እና በጣም አበባዎች በጣም ፍትክ ያሉ ናቸው። በቃ በበጋ የማያምረው ቦታ ሁላ በመስከረም ላይ በቃ በአበባ ፍንትክ ብሎ በቃ እዩኝ እዩኝ ይላል እና በቃ የመስከረም ወራት ላይ ሁሌ በቃ እኔ እንደውም ደስ የሚለኝ ከተማ ተማሳልፍ ይልቅ በመስከረም ጥቅምት ወራት ላይ ገጠር በቃ ገጠር ላይ ባሳልፍ ነው በጣም ደስ ሚለኝ። እሸቱ አለ እና እንደውም በ በመስከረም እና ጥቅምት ወራት ላይ ምንድነው ሰው ከከተማ ወደህ ገጠር ይፈልሳል ለምንድነው? ፍቅር አይቶ የማያውቀውን ቤተሰብን አይቶ የማያውቀውን በቃ የከተማ ሰው በመስከረም እና በጥቅምት በቃ ገጠር ገበሬውን ለማየት በጣም ይወዳል። እና በጣም ደስ የሚለኝ እኔ መስከረም እና ጥቅምት ያለው ወራት ነው። አመሰግናለሁ።

ቡና ወይ ሻይ ትመርጣለህ? እኔ በጣም የምመርጠው ምንድነው ቡና ነው። ቡና ለምንድነው የምመርጥበት ምክንያት። ሻይ አሁን ለምሳሌ አብዛኛውን ሰዓት ሻይ ላይ ጠዋት ላይ ብይ ብዬ ላይ ይፈላል አንዳንድ ቦታ ላይ ደግሞ አሁን ቡና ሁሌ የማይፈላበት ቤት አለ። ቡና የማይፈላበት ግን ሻይ ሁሌ ይፈላል ጠዋት ጠዋት ላይ ማለት ነው። እና እንደራሴ ግን ቡና እመርጣለሁ። ቡና ያው ለምሳሌ ቡና ጠቃሚና ጉዳት አለው ቡና ጉዳቱ ምንድነው? ሰዎችን አስቀምጦ በቃ ሰዎች ጋር ማማት ምናምን ለእንዲህ እዛ ነገር ጎጂ ነው ቡና ነው። ግን እንዲህ መዝናኛ እንደዚሁ ደግሞ የሆነ ነገር ስራ ሰርቶ ሰው አይምሮ የተወሰነ ልጨናነቅ ይችላል። ለእንደዛ ለእንደዛ ያለ ነገር ቡና በቃ የሆነ ጓደኛ ጋር መዋሪያ የሆነት ጥሩ ጥሩ ነገር መወራሪያ ካረጉት ቡናም ጥሩ ጠቃሚ ነው። ብዬ ነው የምመርጠው እኔ በጣም የምመርጠው ቡና ነው። አመሰግናለሁ

እሺ ሰዎችን እንዴት ታስተዋውቃለህ? ሰዎችን እንግዲህ እኔ የማስተዋውቀው ያው እንደተናገርኩት ምንድነው ያልኩት? አሁን ባለፈው ቪዲዮ እንትን ላይ የሰራሁት ላይ ሰዎችን በጣም እኔ በሰው ፊት የመናገር ክህሎት አለኝ ብዬ ነበር። እና ሰዎችን የማስተዋውቀው መጀመሪያ ሰዎችን የሆነ ላይ የሆነ መድረክ ላይ ብድግ ብላችሁ የምታወሩ ምናምን አላችሁ ለምንድነው መጀመሪያ ሰውየውን? ብድግ አድርጎ ኑ ከማለት ይልቅ ስለ ሰውየው ታሪክ ስለ ሰውየው አመጣጥ ስለ ሰውየው እውቀት ስለ ሰውየው እንደገና የሚሰራበት ላይ በቃ ያለውን ነገር በደንብ አድርጌ ግልጽ አድርጌ አስረዳቸዋለሁ ከዛ ወዲያ ግልጽ ካስረዳኋቸው በኋላ እስቲ ሰውየውን እንየው ይሉኛል ሰዎች። ታዳሚው እንደዛ ሲል እንግዲህ ሰውየው ይሄ ይባላል የመጣው ከዚህ ከዚህ ነው ከዚህ ቦታ ነው። እንግዲህ መጀመሪያ ግን የማስረዳው። ፖዘቲቭ ፖዘቲቭ የሆነውን ጥሩ ጥሩ የሆነውን ነገር ነው። እና ያንን አስረድቼ ከዛ ሲቀጥል ነው እንግዲህ የሱን ሰውዬ ራሱ እንዲያስተዋውቃቸው ስሙን እና በቃ የተወለደበትን ሀገሩን ቦታውን እንዲናገር። እሱን ደግሞ እጋብዘዋለሁኝ አመሰግናለሁ

ማታ ምን አይነት ድምጽ ትሰማለህ? ማታ እንግዲህ ድምጽ የምትሰማው ያው ከመስሪያ ቤት እንዲሄድኩኝ ያው የህፃኖች ድምጽ አለ። ያው ህፃኑ የመቼም እንግዲህ ያው በኑሮ ሁኔታ ላይ ህፃኖች ያው እንግዲህ እንደሄድኩኝ በቃ ይጮሁብኛል ይደባደቡኛል እንኳን መጣህ ምናምን እያሉ እና እንግዲህ ህፃኑ ሲደባደቡኝ ነው የሚሉት ያን ድምጽ አሰማለሁ። ሁለተኛ ደግሞ በአካባቢዬ ላይ ደግሞ አንድ የሆነ ሰውዬ አለ ነበረ። እና ሁሌ እየሰከረ ነው የሚገባው በቃ ሁሌ ማታ ላይ በቃ ሳይጮህ አይገባም። እና እሱ ሰውዬ በቃ የሱን የሱን ሰውዬ ድምጽ ነው ሁሌ ማታ ማታ ላይ የምሰማው እና በጣም አስቸጋሪ ነው። በቃ ሁሌ የማረጋጋው እኔ ነኝ። ያው ሁሌ የሰክሮ ይመጣል ማለት ይቻላል። እና እንደዛ እንደዛ ያሉ ድምፆችን እሰማለሁ። አንዳንድ ደግሞ ጥሩ ጥሩ ድምጾች አሉ። ለምሳሌ አሁን ማታ ማታ ላይ ቤተክርስቲያን ያለበት ላይ መዝሙር ሲለቀቅ። ትምህርት ወንጌል ሲለቀቅ እንደዛ ላይ ደግሞ እሰማለሁኝ። ያው ቤተክርስቲያኑ በቅርባችን ስላለ። አንድ አንድ ቦታ ላይ ደግሞ መስጊድ የሚበዛው በጎናችን አለ። መስጊድ ደግሞ ማታ ላይ አስራ ሁለት ሰዓት ላይ እንደዛ ሁለት ሰዓት ላይ ምናምን ላይ መስጊድም ደግሞ የመስጊድም የቃልቾች ድምጽ ይሰማል። እና እንደዚህ እንደነዚህ ያሉ ነገሮችን ድምጽ የምሰማው ሌላ አመሰግናለሁ።

እሺ የማስታውሰው ልዩ በዓል እንግዲህ የኔ ያው በልጅነቴ በጣም ልዩ በዓል የምለው እና በጣም ደስ የሚለኝ የማስታውሰው በዓል ምንድነው? እኛ ዘንድ ያው አሁንም አለ። ግን በፊቱ ሰዓት ላይ ግን በጣም እንደ ትውስታም እንደ በቃ የማይረሳ ሆኖ በቃ ተደዋውለን ለራሱ የኔ ባልንጀሮች ጋር ተደዋውለን የዛን ጊዜ በዓል እኮ በጣም ደስ የሚል ነበር። ምናምን የምንበባበት የፍስለታ እንግዲህ ፍስለታ ላይ እንግዲህ ከሴ አጨዳ ይባላል። በእኛ ዘንድ ከሴ አጨዳ ምንድነው? በየተራራው ላይ ከሴ አለ። ከዛ ከሴ እየሄድን ነው እንቆርጣለን ከዛ ይዘፈናል ሆ ይባላል። ምናምን እና ያ ባህል አለ ነበር። አሁን ግን ብዙም ወደኋላ እየቀረ ያ ባህል እንትን እየቀረ እየመጣ ነው ያለው። እና እንደዚህ ያሉ ባህሎች በጣም ነበረ በቃ ትውስታዬ በቃ አሁን ላይ እንትን ስለው በጣም ደስ ይለኛል። እና ያው በአሁኑ ላይ በዓል ደግሞ እንደ ገና ደግሞ ደስ የሚለኝ በዓል ደግሞ አሁን ያሁኑን ደግሞ በጣም ብዙ በዓሎች አሉ። አሁን ላይ የማከብራቸው ግን እንደ ትውስታ የማከብረው በዓል በጣም ደስ የሚለኝ ፍልሰታ ነበር። ከሴ አጨዳ ወይንም ብለን የምናከብረው አመሰግናለሁ

እሺ ጥላ ወይን ፀሀይ ትመርጣለች ያው ጥላና ፀሀይ እንግዲህ አሁን ሰው ይለያያል አሁንም እኔ የምመርጥበት ሁኔታ ይለያያል ሁለቱንም አልጠላም ለምንድነው የማልጠላበት ምክንያት ስል አሁን ለምሳሌ ጥላ የሚያስፈልግበት ሰዓት አለ ፀሀይ የሚያስፈልግበት ሰዓት አለ እና ሁለቱም ነገር ጥሩ ጎንም አለው እንደገናም ደግሞ የተወሰነ ደግሞ እንትን የሚልበት ሰዓት አለው እና ግን አብዛኛው ግን ሁለቱም ለጥሩ ነው ለጥሩ ነገር ነው የሚጠቅመው። አሁን ለምሳሌ ጥላ የሚያስፈልግበት ሰዓት ምንድነው ዝናብ በሚዘንብ ሰዓት፣ እንዲህ ገና ደግሞ በጣም ፀሀይ በሆነ ሰዓት ላይ በዚያ ሰዓት ላይ ጥላ ነው እመርጣለሁ ፀሀይን ደግሞ የምመርጠው ደግሞ ምንድነው አንዳንዴ የሆኑ እርጥብ የሆኑ ልብሶች ይኖራሉ አንዳንዴ ደግሞ የምሰራባቸው ማሽኖች ለራሱ ውሃ ይገባባቸዋል ለነዛ ውሃዎች ውሃ ለገባባቸው ማሽን ግድ ፀሀይ ያስፈልጋቸዋል። የሆነ ነገር መሞቅ አለበት እንዴ ገና ደግሞ ለራሴ ለራሱ ሻወር ወስጄ ምናምን ፀሀይ ትንሽ መሞቅ አለብኝ እና እደነዛ ያሉ ነገሮች ላይ ሁለቶችም ዝሮ ለራሴ ምርጫ እኩል አድርጌ ነው የማያቸው። ሁለቱም የሚያስወልዱበት ሰዓት አለ እና አንዱን ወደኋላ አንዱን ወደፊት አድርጌ የምመርጥበት ነገር የለኝም። ሁለቱንም እኩል አድርጌ ነው እመርጣለሁ። አመሰግናለሁ።

ሳንዲል ወይንም ትለብሳለህ? ወይንም ደግሞ ነጥላ ጫማ ትለብሳለህ? ሳንዲል አዎ በጣም ነው የምለብሰው። እንዴ እንደውም አሁን በአሁን ላይ እንደውም ለምንድነው አሁን ያለሁበት ከተማ ላይ ብዙም? አልጠቀምም ለምን መስሪያ ቤት ላይ በመርሳት እንደዚ እንደዚ ያሉ ጫማዎች ብዙም አይፈቀዱም እንደገናም ደግሞ ብዙም ደስ አይልም። እንዴ እነሱ ያሉ ጫማዎችን ለብሶ እዛ በቃ ደምበኛ ጋር መዋል ምናምን ብም ደስ ስለማይል ነው። እንጂ ግን በቃ አሁን ክረምት ላይ ምናምን ይሁን አንዳንዴ ነገሩኝ ቤተሰብ በማግዝ ሰዓት ላይ እነዚህን ጫማዎች በጣም ነው የምጠ የምለብሰው። ሳንዴልን በጣም ነው የምጠቀመው። እና አመሰግናለሁ

የመንገድህን ይህን ስም ታውቃለህ የመንገድህን የመንገድህን ስም ታውቃለህ? የሚለው አዎ አውቃለሁ እንዴ የመንገዴን ስምማ እንዴት ነው የማላውቀው? ለምሳሌ አሁን በአንድ ቦታ ላይ የምመላለስበት መንገድ አለ። ለምሳሌ አሁን ያ በዛ ቧንቧ ሰፈር ይባላል መንገዱ ማለት ነው። እና ቧንቧ ሰፈር ወይንም ደግሞ ኮብልስቶን ይባላል በዛ ላይ ነው። እንግዲህ በሌላ ቦታ ላይ ኮብልስቶን የለም። እና በዛ ላይ ኮብልስቶን አለ። የመንገዴን መስመር በደንብ ነው የማውቀው አመሰግናለሁ።

ስራ ላይ ችግሮችን ትፈታለህ? አዎ እንዴ ስራ ነው እኮ በስራ ላይ እኮ ችግሩ ካልተፈቱ የሆነ ነገር በቃ እ በዛ በስራ ላይ ሙሉ ሊሆን አይችልም። ወይም ወይንም ደግሞ በዛ በስራ ላይ ምንም እ ውጤታማ ልንሆን አንችልም። በስራ ላይ ችግሮች ሲፈቱ ነው እና ውጤታማ ልንሆን የምንችለው። ለምሳሌ አሁን በስራ ላይ የሆነ የሚያጋጥሙን ነገሮች ብዙ ፈተናዎች አሉ። አንዳንድ ነገር ወደ ስራ ቦታ ስንሄድ ፈተናዎች አሉ እንደገና ደግሞ እዛ ፈተናዎችን ካለፍን ወዲያ ነው። በዛ በስራ ላይ ሙሉ የምንሆነው ማለት ነው። እና በዛ ለመሆን ደግሞ ምንድነው? እ በቃ በስራ ላይ ችግሮችን ስንፈታ ነው። እና ችግሮችን በጣም በኔ ዘንድ የተለመደ ነው። ችግሮችን ለመፍታት አመሰግናለሁ

እንደውም በቃ መዋኘት ምን ላይ ነው የለመድኩት በህፃንነቴ ነው መዋኘት እንግዲህ መቻል የለመድኩት ምንድነው? እነዚህ የኩሬ ውሃ የምንላቸው አሉ እነዚህ ድፍርስ ውሃዎች ያሉባቸው ከሩቁ ቦታ ዝም ብለው መጥተው ውሃው በአንድ ቦታ የሚቋጥሩባቸው አሉ ጉድጓድ ጉድጓድ ነገሮች እዛ ላይ ነው እንግዲህ እየዋኘን የለመድነው። ያው እንግዲህ በህፃንነት ህይወት ደስ የሚለው ምንድነው? ነገሮችን ሁላ የመጠየፍ ነገር የለም። እንደገና ለነገሮች በቃ ለራሱ ብን በቃ ምንም ብንገባበት ለራሱ እውነታችን ለራሱ ምንም አይሆንም። ግን በአሁን ሰዓት ላይ ግን ትልቁ ነው። ግን የሆነ እኛም ስንጠነቀቅ በቃ ለጥንቃቄዎች ነገር ሁሉ ለበሽታ እንጋለጣለን ግን በህፃንነታችን ነገር ግን ያው ፈጣሪም ስለሚጠብቃን ነው። መሰለኝ በቃ ዝም ብለን የፈለግንበት ቦታ የቆዳ በሽታ ራሱ የሚባል ነገር አይዘንም ነበር። ግን በአሁን ሰዓት ላይ ግን ያው እንደዚህ ገንዳ ውሃዎች ላይ ከተማ ላይ ምናምን የእየኼድኩኝ አሁን አንድ አንድ ቀን እዋኛለው። ግን በጣም ነው የምችለው

እሺ ማሸነፍ ትችላለህ ወይንም ደግሞ ማሸነፍ ትችላለህ የሚል ጥያቄ ነው። እንግዲህ ማሸነፍ አዎ ለምንድነው? ልችል እምትችላለው ላልችል እምችላለሁግን ያው እንግዲህ ይሄ የሁለቶች እንትን ነገር ነው። ተመጣጣኝ ምክንያት ነው። ለምሳሌ አሁን አንዳንድ ቦታ ላይ ሸጭና ገዢ ላይ ምንድነው? ወይም ሻጭ ሊያሸንፍ ይችላል ወይም? ገዢው ሊያቸንፍ ይችላል ለምንድነው? እንደዛ ሊሆን የሚችለው። ለምሳሌ አሁን ሻጩ በጣም በውድ ከጠራ ገዢው ደግሞ በጣም በርካሽ እንትን ካለ ግድ የሆነ ነገር እመካከል ላይ የሚያስማማቸው ነገር ያስፈልጋል። እና እኔ አሁን አንዳንድ ነገሮች የቃሰ በማመጣ ሰዓት ላይ ምንድነው በውድ ይሉኛል። እኔ አውርጄ በቃ እጥፍ አድርጌ ነው እንትን የምላቸው እና ምንድነው? አሁን የዛ ጊዜ የማሸንፍበት ምክንያቴ ምንድነው ያንን የሚሸጥልኝን ሰውዬ እጥፍ ሳደርግበት ወደታች ስቀነስበት እሱ ግድ መቀነስ አለበት። ለምን እኔ ወደታች ስላወረድኩበት ማለት ነው። እና በዛ አይነት አሸንፌው ገዝቼው እመጣለሁ ማለት ነው። አመሰግናለሁ

እሺ! የሸክላ እቃዎች ትጠቀማለህ? የሸክላ እቃዎች እንግዲህ በጣም እጠቀማለሁ። ግን ጎጂነቱ ነው የሚያመዝነው። ምንድነው? የሸክላ አቃዎች ይሰበራሉ። አሁን ለምሳሌ የሸክላ አቃዎች ከእኛ የምንጠቀማቸው እንስራዎች አሉ፤ ዲስቶች አሉ፤ ከዛ ደግሞ ከድስቶች ደግሞ ጀበናን እራሱ እንደ ሸክላ ነው የምንጠቀመው። እና ጀበና እራሱ እንግዲህ ሁሌ ይሰበርብናል። እና እንግዲህ ጉዳቱም አለ። ቢጠነቀቁም እንትን ቢሉ መሰበሩ አይቀርም። እንደገና ምጣዶች አሉ። አሁን ምጣድ እራሱ ለምሳሌ: ከሸክላ ነው። ወደፊት ግን በቃ ምጣድ ከሸክላ ሌላ ነገር እንዲሰራ ነበር። እንደውም እኔ ሀሳብ ያለኝ ማለት ነው። እና የሸክላ እቃዎችን በጣም ነው የምጠቀመው። የሸክላ ለራሱ አሁን ለምሳሌ የወተት መጠጫዎች አሉን። እንደገና ደግሞ የቡና መጠጫዎች ለራሱ ሸክላዎች ለራሱ አሉን እና በሸክላ የተለመደ ነው ዋንጫዎቹ ሁሉ የሸክላ ዋንጫዎቹ ሁሉ አሉ። እና ሸክላ የተለመደ ነው። አመሰግናለሁ።

ወደ የትኛው ቦታ ተጉዘህ ታውቃለህ? ወደ የትኛው ቦታ ቢሊን በጣም የምጓዝበትና የምንቀሳቀስበት ቦታ ምንድነው? ወደ ጣና ጣና እንግዲህ ባህር ዳር ወደ ጣና ባህር ዳር እንግዲህ አብዛኛውን በቃ ጉብኝት ላይ እጓዛለሁ። እንደገና ደግሞ እንግዲህ ጎጃም ውስጥ አገው ምድር ላይ ምንድነው የፈረሰኞች በዓል የሚባል አለ። ጥር ሃያ ሶስት የሚከበር እንግዲህ የዛ ጊዜ በቃ ብዙ ታዳሚ የሚመጣበት ነው። የዛ ሰዓት ላይ እኔም ብዙ ሰዓት ላይ አብሬ ሄጄ ታድሜያለሁኝ። ለምሳሌ አምና ሄጃለሁኝ። ባለፈው አመትም ሁለቴ እንግዲህ አገው ምድር ላይ እንጅባራ ከተማ የአውይ ፈረሰኛ የአገው ፈረሰኛ በዓል የሚል እዛ እንትን ስላለ እዛ ሄጃለሁ ታድሜያለሁኝ። አመሰግናለሁ።

እሺ ጠዋት ምን ትበላለህ ጠዋት ላይ እኔ የምበላው እንግዲህ አብዛኛውን በቃ ዳቦ በሻይ ነው የምጠቀመው ከዛ ሲቀጥል ደግሞ አንዳንዴ ቀን ደግሞ ፍርፍር እጠቀማለሁኝ እና ጠዋቷ ላይ በቃ ዳቦ በሻይ ነው የምጠቀመው ዳቦ መሻይ መጠቀም ግን በጣም ጥሩ እና አሪፍ ነገር ነው። ለምንድነው? ለምግብም ቃል አለ ያለ ነው እንደገናም ደግሞ የምግቡም እንደዚህ ክብዴት የለውም። ከዛ እ እኮ ሲቀጥል ደግሞ አንዳንድ ቀን ደግሞ ያው ፍርፍር እጠቀማለሁ። ጠዋት ላይ በጣም ሀሪፍ ነው። እና ቶሎም ደግሞ ፍርፍርም ቶሎ ስለሚሰራ ቶሎ ስለሚደርስ ስራ ቦታ ላይ ቸኮርኩ ባልኩ ሰዓት ላይ ፍርፍር ነው የምትሰራልኝ ባለቤቴ አመሰግናለሁ

ድንጋይ ስብስብ ታደርጋለህ? አዎ ድንጋይ ስብስብ አደርጋለሁ። ለምንድነው ድንጋይ ሚሰበሰበው? አንዳንድ ቦታ ላይ መንገድ ረዥም ነው በቃ፤ በጣም አስቸጋሪ የሆኑ ቦታዎች አሉ ተመስሪያ ቤት ወደ እንትን የምሄድባቸው ሰዓት ላይ፤ እንደዚህ ደግሞ ገባ ያለ ብዙ ሰው ሚመጣበት ቦታ ላይ ድንጋይ በቃ ይኖራል። እነዛ እነዛ ድንጋዮች ምያስቸግሩ ድንጋዮችን ሰብሰብ አድርጌ አንድ ቦታ እቆልላቸውኝ አይደል ከዛ በዛ ግድም ላለ ሰው ወይ እሸጣችኋለሁ እንደገና ደግሞ ድንጋዮችን ደግሞ ሰብስቤ ደግሞ ወይ ለራሴ የሆነ ጥቅም ላይ አዉላቸዋለሁ። ወይም ደግሞ ገበያ ላይ ለሚፈልገው መቀመጫ ምናምን እንዴ እነዚህ ያሉት ድንጋዮችን ሰብስቤ እንትን እላለሁ። አመሰናለው።

እሺ ብስክሌት ትጋልባለህ አዎ ጋልባለው ብስክሌት ያው ባለፈውም እንዳልኩት እንደገለጹት ሀሳብ። እና ብስክሌት በጣም ነው የምጋልበው። እና እንድሁ በጣም ወደኩና ተሰበርኩና በቃ አልጋልብም ምናምን ብዬ ከዛ ወዲህ እንዲህ ያወራሁ እንዳለ ግን አንዴ ግን በቃ መጋለቡ ፊት የሆነ ስሜቱ የምወዱበት ፍላጎት ስላለች። እንደገና ብዙ ቆይቻ አንድ ቀን ጋለብኩኝ። ከዛ ወዲህ ግን አሁንም ወደ መስሪያ ቤቴ የምመላለስባት በሳይክል ነው። እዛ ቅርብ ናት ግን። ቅርብም ብኮር ግን በበሳይክል ልጆችም ስላላቸው በነዛ ስለሚንቀሳቀሱ እኔንም ስለሚጠሩኝ በዛች የተወሰነ ይንቀሳቀሳሉኝ እና በሳይክል በጣም ነው የምገልበው

እሺ በበጋ ወቅት ምን ታደርጋለህ? በበጋ ወቅት። የማደርጋቸው ነገሮች ምንድነው? ለምሳሌ አሁን በበጋ ወቅት ላይ። ብዙ ነገሮች የሚደረጉ ነገሮች አሉ። በበጋ ወቅት ላይ ማነው? ለምሳሌ የበጋ መስኖች አሉ እነሱ እነሱን እተክላለሁ። የበጋ ላይ መስኖ ለምሳሌ ሽንኩርቶችን ድንች አሉ የበጋ ድንቾች እነሱን እጠቀማለሁ። ያው እኛ ያለንበት ቦታ ትንሽ ቀዝቃዛ ስለሆነ እና የበጋ ወቅትን አብዛኛዎችን ስራዎችን እሰራለሁኝ። የበጋው ወቅት እንግዲህ በጣም ብዙ ነገሮችን የሚያሰራ እና ደግሞ በጣም ደስ የሚለው ወቅት ነው። በበጋ ወቅት እንግዲህ ሰርጎች ምናምን አሉ ሰዎች ጋር የምንገናኝበት ወቅት ነው። እና ግን እኔ ግን የአብዛኛውን የምሰራው በቃ ይሄን የመስኖ እንትኖችን እነሱን በመስራት ነው

ሹራብ መስፋት ትችላለህ? ሹራብ መስፋት እንግዲህ እኔ እንኳን አልችልም። ያው በመርፌ ምናምን ያው ቤተሰቦቼ ሲሰፉ ምናምን አያቸው ነበረ እኔ ግል ባለው አሁን ባለው እንትን መስፋት አልችልም። እንደውም አንዴ እሰፋለሁ ብዬ እጄን ሁላ ምናምን ወግቻለሁኝ እና ሹራብ መስማት አልችልም። ግን ባለቤቴ ግን ሚስቴ ግን በደንብ ነው የምትችለው ልጆቼም ይችላሉ። እና እነሱ ናቸው ሹራቤን የሚሰፉልኝ ምርጥ ምርጥ እያደረገኝ ባልተቤቴ በጣም ነው የምትችለው። በዚህ በኩል በቃ ማንንም አሰማ አንደኛ ናት። እና በዚህ በኩል ያው ታዋቂ ናት በዛ በኩልም እና ሁሉን ነገር የምትሰፋልኝ እሷ ናት። እኔ እንኳን በአሁን ባለው እንትን ብዙም አልሰፋም አልችልም አመሰግናለሁ

እሺ በመስመር ላይ ትማራለህ አዎ እንዴ በመስመር ላይማ ብዙ ነገር ነው ሚያስተምረው አንድአንዴ። ጥሩ ነገሩ ሁሉ በመስመር ላይ የሚያስተምሩ ነገሮች አሉ አሁን ለምሳሌ በመስመር ላይ የሚያስተምሩ ነገሮች ምንድነው? የሚል ነገር በቃ የሰውን አሁን ለምሳሌ መስመር የሚ ጫማ ሚጠርጉ ልጆች አሉ። እና እንግዲህ አሁን ጫማ ላይ ሚጠርጉኝ በቃ ስራ አለመናቃቸው አሁን እነሱ በጣም ነው ትምህርት የሚያስተምሩት። ለምንድነው? በቃ እንለወጣለን ለሌላው ሰው። በቃ ብርታት እየሆኑ ነው በቃ ይሄን ሰርተን እንለወጣለን እያሉ ለሌላው ሰው ተስፋ እያደረጉ ነው። አሁን ለምሳሌ አንዳንድ ሰው ስራ የመናቅ ባህሪ አለው። ለምን በቃ ጫማ ጠራጊ ምናምን ሁላ የሚል አለ። ያ ግን ይህ አስተሳሰብ የመውረድ ሀሳብ ነው። ያ ሰውዬ እኮ ነገ ተሻሽሎ ተጫማ አጠባነት ወጥቶ ሌላ ነገር ተለውጦ ከእሱ በላይ ሊሆን ይችላል። እና በመስመር ላይ የሚያስተምሩ በጣም ብዙ ነገሮች አንዳንዴ ነገሮች ወረቀት የሚለጠፉ ነገሮች አሉ። እና ወረቀት አለማንበብም አንዳንዴ ይጎዳል። ወረቀት በምታነብ ጊዜ በጣም ብዙ ነገሮች አስተማሪዎች አሉ። እና በመስመር ላይ ትማራለህ በደንብ ነው። እኔ በመስመር ላይ በመሳለ ብዙ ነገር ነው ትምህርት የምወስደው አመሰግናለሁ።

ምን አይነት ልብስ ትወዳለህ? እኔ በጣም የምወደው እንግዲህ መስሪያ ቤት ሁሉ ስሄድ የምለብሰው ሱፍ ነው ሱፍ እንግዲህ በጣም በቃ ሁሌ የምለብሰው ሱፍ ነው። በቃ ቢያንስ አራት አምስት ሱፍ አለኝ ቤት ማለት ነው። ሌላ አሁን ቱታ ጂንስ ምናምን ሰው ይለብሳል እንዴ? እነዚህ ያሉ ልብሶች እኔ ብዙም አልወድም እና ሱፍ ነው በጣም የምወደው። ልብስ ሱፍ እንግዲህ በየአይነት ነው ያለኝ አንዳንዴ እንደውም በቃ ምንድነው ሁሌ ልብስ ሱፍ የምታሰፋው ይሉኛል። እና ሱፍ ልብስ በጣም ነው የምወደው። ስራ ቦታ ላይም ደግሞ እኛ የምንሰራበት ሱፍ ልብስ ግድ ያስገድደናል። እና ሱፍ ልብስ ደግሞ ታዋቂ ነው ለምሳሌ ቴሌ ላይ ምናምን እንደዚህ ያለ ነገርላይ። ባንክ ቤት ላይ ሱፍ ልብስ ለብሶ ካልገባህ። በቃ ምን ሰራተኛ እንደሆነ ራሱ አይታወቁም እና የዛ ሰራተኛ ደግሞ ሱፍ ልብሱ ግድ ነው። እና ሱፍ ልብስ በጣም ነው የምወደው ሱፍ ልብስ ነው። የምትጠቀመው አመሰግናለሁ

እሺ ከስራ ባልደረቦች ጋር ጥሩ ግንኙነት አለህ? አዎ አለኝ። በደንብ እኔ አለኝ ከስራ ባልደረቦች ጋር ጥሩ ግንኙነት ከሌለ የሆነ ስራዎች የታለሙ ስራዎች። በቃ ወደፊት የታቀዱ ስራዎች ምንድነው? በዛ በስራ ላይ ውጤታማ እንሆን? ለምንድነው ግዴታ ከስራ ባልደረቦቻችን ላይ ጥሩ ግንኙነት መኖር አለበት? እና እኔ እንደራሴ ስራ ባልደረቦቼ ጋር በጣም ጥሩ ግንኙነት ነው። በጣም ነው የምንዋደደው በጣም እንትን የምንለው እንግዲህ እንዳልኩትም በየሳምንቱ ሶስት ቀን እንሰባሰባለን ችግሮችን እንፈታለን። እንኳን ሌላው ይቅርና እየተጣሉ እየተጣሉት ለራሱ ስራ ባልደረቦቻችን እናስታርቃለን። ምንድነው የተጣላችሁት? ምንድነው ችግሩ? ብለን የተጣላው በቃ የበድለውን ክሰን ምናምን አስታርቀን። ሁለተኛ በደምብ በቃ ደህና በፍቅር እንዲሰሩ አድርገን እና አሪፍ የሆነ ባልደረባችን ላይ ግንኙነት አለን። አመሰግናለው

እሺ የልዴትህን እንዴት ታከብራለህ? የልዴቴን እንግዲህ ያው በጣም በጉጉት የማገኘው የልዴቴን በዓል በጣም በጣም ነው የማከብረው። እና የልዴቴን በዓል አሁን እንግዲህ አሁን የተወሰነ አመት ተወት አድርጌዋለሁ። ግን ያው የልዴተን ቀን የተወሰነ በሀሳቤ አስበዋለሁ። አሁን ላይ ግን ያው በልጆቼ ተቀይሯል የልዴት በዓል ምንድነው የኔን የልዴት በዓል እና የባልትቤቴን የልዴት በዓል ትተን ወደ ልጆቻችን የልዴት በዓል ማክበር መጥተናል እና የልዴት በዓል ያው ልጆቻችንን በዓል የልጆቻችንን የልደት በዓል ተደሰቱና እነሱ ደስ አላቸው ማለት የኔ ደስ እንዳለኝ የሚመስለኝ እንደዛ ስለሆነ የልጆች የልዴት በዓል ነው የማከብረው እና የኔ የልዴት በዓል እንግዲህ ያው እስካሁን እንግዲህ በአሁን ባለው ትቼዋለሁ ማለት ይቻላል ፊት ነበረ ልጆቼን ሳልወልዱ በፊት የልደቴን በዓል አከብር ነበር አሁን ግን በልጆቼ ተቀይሯል ነው ምል አመሰግናለሁ።

እሺ ምን አይነት የሙቀት መጠን ትመርጣለህ? እና እኔ የሙቀት መጠን የምመርጠው ወይና አደጋ የሆነ ነው ለምሳሌ ሰላሳ ሰባት ዲግሪስ ሴንቲግሬድ የሆነ ማለት ነው። እና የሙቀት በቃ ደጋማ የሆነ ነገር በጣም አሪፍ ነው ደስ የሚለኝ። እና በአሁን ባለው የሙቀት ቦታ እኛ ያለንበት በጣም አሪፍ ቦታ ነው። ትንሽ ቀዝቀዝ የሚል እና ሁኔታው ግን ከመስከረም ወራት እስከ ታህሳስ ባለው ወራት ትንሽ የተወሰነ በረድ ልትችል ሌላው ወራት ግን ኖርማል ነው። ክረምት ለራሱ በቃ እንዴ ሌላው እንትን በጣም በቃ ጥሩ ክረምት የሚባልበት እንትን ነው። እና በጣም አሪፍ ቦታ ነው። እና መካከለኛ የሆነ የሙቀት እንትን እመርጣለሁ አመሰግናለሁ

እሺ ዝናብ ሲዘንብ ምን ታደርጋለህ ዝናብ ሲዘንብ እንግዲህ እኔ የማደርገው ምንድነው? አንደኛ ወደ ቤት እገባለሁኝ ከዛ እንደገና ደግሞ የሆኑ ልብሶች ምናምን እንትን ላይ የተሰጡ ካሉ እሱን አስገባለሁኝ። በቃ እንደዚህ ሆኖ አሁን ለምሳሌ ዝናብ የማይመታቸው ነገሮች እቃዎች አሉ አሁን እነሱን ነገሮች ወደ ቤት አስጠጋቸዋለሁኝ። ከዛ ሲቀጥል ደግሞ በቃ በሬን እዘጋለው አንዳንዴ በቃ የሆነ የዝናቡ ለራሱ በጣም የመክበድ የተነሳ በሩ ክፍት ሲሆን በጣም ከባድ ነው እና ብዙ ነገሮችን ያስከትላል። እና በሮችን ዘግይቼ ልጆችን ይዜ እስከ ባልተቤቴ እቤት ቁጭ እላለሁ። ዝናቡ እስከሚያባራ ከዛ ከብቶች ምናምን ካሉ እንደገና ፍየሎች ምናምን ካሉ ደግሞ እነሱን ምናምን እንዲህ በቃ የሆነ የሚጠጉበት ቦታ። ወደ እነሱ አስጠጋቸኋለሁኝ እና ዝናብ ሲያደርግ ቅድመ ዝግጅት የሚደረጉ አሉ እነዛን ቅድመ ዝግጅቶችን አደርጋለሁኝ

ቅጽል ስምህ አለህ አዎ አለኝ ቅጽል ስምህ እንግዲህ ማነው? የሚባለው የኔ አሁን ለምሳሌ ከበረ እባላለሁ ግን ቅጽል ስሜ ምንድነው? ከቢ ይሉኛል እና በእንደዚህ እጠራለሁ እና ቅጸል ስም እንግዲህ ያው ከቤ ነው የምታወቀው አብዛኛውን እንደገና ደግሞ ብሩክ ይሉኛል ከዛ ደግሞ ቡራ ይሉኛል ከቡራ ደግሞ አንስተው ደግሞ እንደገና ቡራ ቡርቡል የሚሉኝ አሉ አንዳንዶች ደግሞ እና እንግዲህ እንደዚህ እንደዚህ ያለ ቅጽል ስም አለኝ። በብዙ ጓደኞቼ የሚጠራ ስም አለኝ እና ቅጽል ስሜ እንግዲህ ቅጽል ስሜንም ያወደዋል። ለምን? ከዋናው ስሜ ተነስተው ስለሆነ የጠሩኝ እና በጣም ሀሪፍ ነው አመሰግናለሁ።

እሺ ዛሬ የመጀመሪያ ምግብህ ምን ነበር እና ታዲያ የመጀመሪያ ምግብህ እንግድህ የኔ ምንድነው? ፍርፍር ነበረ ጠዋት ላይ እንግዲህ ጠዋት ላይ ትንሽ ሁለት ሰዓት ላይ ምናምን ነው ፍርፍር ነው የተጠቀመው ፍርፍር በጣም ሀሪፍ ነበር ያ ፍርፍር በጣም ስለምወድ በሻይ ተጠቅሜያለሁኝ። እና ፍርፍርን እንግዲህ ምሳ ላይ ደግሞ ሲቀጥል ደግሞ ምንድነው ጎመን በጎመን በላሁኝ። ከዛ አራት ደግሞ ምስር በላሁኝ አመሰግናለሁ።

ከልጅነቴ የምትዘክረው ነገር አለ? ከልጅነቴ እኔ ያው በዝክራዬ እንኳን ብዙም ደካማ ነኝ ግን አንዳንዴ ግን የተወሰነ አሁን ለምሳሌ በዩኒቨርሲቲ ቆይታ ላይ በምቆይበት ሰዓት ላይ በቃ እንደ ጓደኛ ሆነን የምንዘክራቸው ዝክሮች አሉ። አንዳንዴ እንዘክራለን አሁን ለምሳሌ እመቤታችን አንዳንዴ እንዘክራለን እንደዚሁም ደግሞ ክዳነ ምህረትን እንደዚህ እንዘክራለን ግን እንደዚህ የሆነ ቋሚ የሆነና እንትን የሚዘክረው እስካሁንም የለኝም። ወደፊት ግን እግዚአብሔር እንደ እግዚአብሔር ፈቃድ ይዘክራለሁ ብዬ አስባለሁኝ። አመሰግናለሁ።

የስራ ጊዜዋ እንዴት ነው የስራዬ ጊዜ እንግዲህ እኔ ያው የምገባበት ሰዓት የምወጣበት ሰዓት ቋሚ አይደለም ብያለሁኝ እና የስራ ሰዓቴ አብዛኛው የምቆየው አራት ሰዓት ነው በቃ ስራ ሰዓት ቦታ ላይ ቆየሁት ተተባለ በቃ ብዙ ሰዓት ቆየሁ ከተባለ አምስት ሰዓት ላይ ነው ምቆየው እና የእኔ የስራ ሰዓት ገደብ የለውም። በቃ ስፈልግ ስድስት ሰዓት እገባለሁ ስፈልግ አምስት ሰዓት እገባለሁ ስፈልግ ሶስት ሰዓት ላይ እገባለው። እንደዚህ ደንበኛ የሚግባ የሚጉላላበት የስራ እንትን መስክ አይደለም የኔ ማለት ነው። እና ከስር የሚሰሩ ደንበኞች እነዛ የሚሰሩ ስላሉ እነሱ ናቸው በደምብ አድርገው ደንበኞችን የሚያስተናግዷቸው አመሰግናለሁ።

የምትወደው ፍርፍር ምንድነው? የምወደው ፍርፍር እኔ እንግዲህ በጣም ደስ የሚለኝ ፍርፍር የው አንደኛ እንቁላል ፍርፍር ነው። እንግዲህ እንቁላል ፍርፍር ለሰውነት በጣም ገንቢ ነው እንደገናም ደግሞ ተመካሪ ነው። በጤናዎችም ዘንድ በጣም እንቁላል ፍርፍርን ተጠቀሙ ምናምን የሚሉ ነገር አስተምሮ ነገር አለ። እንደገና ደግሞ ሲቀጥል ደግሞ ከነዛ ደግሞ ድንች ደግሞ ቀለል ያለ ምግብ ስለሆነ በጣም ይመቸኛል። ድንች ፍርፍር ግን እንደው ተመራጭ ባገኝ ብዬ ያው አላገኘውም እንጂ መንግስት ሰራተኛ ሁሉ ያው እንቁላል ሁሌም ለመብላት በጣም ውድ ነው የኑሮ ውድነት አለ። ያ ያ ነገር ይከብዳል እንጂ እንቁላል ፍርፍር በጣም ነው የምወደው አመሰግናለሁ።

እሺ የስራ ልብስ ትለብሳለህ የስራ ልብስ እንግዲህ አዎ እለብሳለሁኝ ያው ግዴታ ነው። አሁን ለምሳሌ መስሪያ ቤት ላይ በምንሰራ ሰዓት ላይ ግዴታ የሆነ በቃ እሱን ሳንለብስ መለዮ እንደ መለዮ ስለሆነ እና እሱን ሳንለብስ ብንገባ በጣም ከባድ ነው። ለምን ከደንበኞቻችን ላይ ጋር በምንም ነገር ሊለዩን አይችሉም። ለምሳሌ አሁን የእንትን ልብሳችንን ካለበስን ማንኛውም ሰው ደንበኞችን ዝም ብሎ ሊያወዛግባቸው ይችላል። ዝም ብሎ ሀላፊነት የሌለውን ነገር እኔ ነኝ የምሰራው ምናምን እያለ አንዳንድ ነገሮችን በቃ በብር ሁሉ ሊቀባላቸው ይችላል። አንዳንድ ነገሮችን የሚሰሩ ነገሮችን እሰራለሁ እያለ ገንዘብ ክፈሉኝ ሊል ይችላል። እና በቃ እኛ አብዛኛውን የስራ ልብስ ለብሼ ነው የምገባው ግዴታም ስለሆነ አመሰግናለሁ

እሺ የምትወደው መተግበሪያ ምንድነው? እኔ እንኳን የምወደው መተግበሪያ። በቃ ሰዎችን ማሰራ። በቃ ሰዎችን እየሰበሰቡ ምክር መስጠት። እና እንደነዚህ ያሉ ነገሮችን ነው እኔ በጣም የምወደው። መተግበሪያ ሰዎችን መጀመሪያ ስለዛ ስራ ስላለው ሁኔታ ነገር በድንብ ማስረዳት። እና አስቀድሞ ሰው ወደ ስራ ከመግባት ይልቅ በድንብ ማስቀመጥ። እንድረዱ ማሳወቅ እንደዚህ ያለ ነገር ተግባራትን ማሰራት በጣም ነው የምወደው። በጣም ነው የማመሰግነው ጨርሻለሁ።

እሺ ውሳኔ መስጠት ትችላለህ ውሳኔ መስጠት አዎ በደምብ ነው የምችለው። ለምን አንድ ሰው ውሳኔ መስጠት ካልቻለ የሆነች ነገሮችን በቃ እንትን ማናት አይችልም ውሳኔ በጣም አስፈላጊ ነው። አስፈላጊ ነው። ለምን ውሳኔዬን ካልሰጠሁኝ በስራው ቦታ ላይ ለደንበኞች ውሳኔ በደንብ ካልሰጠሁኝ በቃ ስራዎች ለምን በቃ እንትን ሊሆኑ አይችሉም ማለት ነው ለምን በዚህ ያሰብናቸው ስራዎች ልንጨርሳቸው አንችልም ውሳኔ በጣም አስወሳኝ ነው ፈላኝ አስፈላጊ ነው ለምንድነው ውሳኔ እኔ እንደምክር የማስፈልገው ሰው ውሳኔ ካልወሰነ የሆነ ነገር ማድረግ የሚችለውን ለራሱ አያውቀውም እና ውሳኔ በጣም አስፈላጊ ነው ብዬ ነው የማምነው አመሰግናለሁ ጨርሻለሁ

ስነ ጥበብ ትወዳለህ ስነ ጥበብ አዎ በጣም ነው የምወድው ስነ ጥበብ። ክህሎትን ያዳብራል ስነ ጥበብ እና በጣም አስፈላጊ ነው ብዬ ነው የማስበው። ለምን? ስነ ጥበብ እኔ እንደራሴ በጣም በጣም ከምንም በላይ ነው የምወደው ስነጥብ ፊትም ያው በትምህርት ቤት ላይ እሳተፍ ነበረ። አሁንም ደግሞ በመስሪያ ቤት ላይ የተወሰነ እሳተፋለሁኝ። እና ስነጥበብ በጣም ደስ የሚለኝ እና በጣም ምርጥ አድርጌ የማቀርበው ነው። አመሰግናለሁ ጨርሻለሁኝ

አስተያየት መቀበል ትወዳለህ አንዴ አስተያየት መቀበል በጣም ነው የምወደው። ለምን ሰው አስተያየትን ካልተቀበለ ተስህተቱ መመር አይችልም። መጥፎም ሆነ አንዳንዴ እንደውም ሰው ሙገሳን ይወዳል። ሞገሳ አሁን ለምሳሌ ሰውየው ለሰውየው የሆነ ነገር ጥቅም ፈልጎ ሊሆን ይችላል። እና አስተያየትን በጣም ነው የምወደው። ለምን መጥፎም ይሁን ጥሩም ይሁን ጥሩም አስተያየት ይሁን መጥፎም አስተያየት ይሁን አስተያየትን በጣም ነው የምወደው። በጣምም አስፈላጊ ነው ብዬ ነው የማስበው። አመሰግናለሁ ጨርሳ

"ግንኙነት አለህ?" አዎ ከጎረቤቶቼ ጋር ጥሩ ግንኙነት አለኝ። ለምን ጎረቤቶቼ ጋር ጥሩ ግንኙነት ከሌለኝ ጥሩ ብዙም አይደለም። ለምንድነው ጎረቤት ጋር ጥሩ ግንኙነት መሆኑ በጣም ጥሩ ነገር ነው። ለምሳሌ የሆነ ነገር ስራ በሚሰራ ሰዓት በጣም ይተባበራሉ በጣም ይረዳሉ እና ጎረቤቶቼ ጋር ያለኝ ግንኙነት በጣም አሪፍ ነው፤ እና እንደ ምክር እዚ ላይ የሚሰጠው ጎረቤቶች ጋር ማንኛውም ሰው ጎረቤት ጋር በጣም በጥሩ በፍቅር በአንድነት

እሺ ቤትህን እንዴት ታስበዋለህ እንዴት ታስበዋለህ? ለማለት መሰለኝ ቤቴን እንግዲህ ከምንም በላይ ነው የማስበው። ለምን? ልጆች እንዴ ሌሎች ልጅ መሆን አለባቸው? እንዴ ገና እንዴ ባልንጀራ መሆን አለብኝ። እንዴ ገና ብዙ የማሟላቸው ነገሮች አሉ። እና ያነሳሰበው ቤቴን ከምንም በላይ ነው የማስበው። ለምን? በዛ አለም ስንኖር የሆነ የራሳችንን መንፈሳዊ ሆነውን እንደገና ደግሞ አለማዊ ሆነውንም አሳክተን መኖር ነው። እና የምንፈልገው ቤቴን በደንብ ነው የማስበው። አመሰግናለሁ

እሺ ከደንበኞችህ ጋር ትሰራለህ? አዎ ከደንበኞቼ ጋር በደንብ ነው እምሰራው። ከደንበኞቼ ጋር በደንብ ካልሰራሁኝ ስራዎች ሊከናወኑ አይችሉም። እና ደንበኛ ጋር መስራት በጣም ሀሪፍ ነው። እኔም ተጠቅሜበታለሁ ደንበኞቼ ጋር ደግሞ እኔ በጣም ስለምንዋደድ ደንበኞቼ ጋር በጣም ነው የምሰራው አመሰግናለሁ። ጨርሻለሁ

እሺ የምታስታውሰው ጥሩ መምህር አለ አዎ አለ እንደውም የማስታውሰው መምህር ምንድነው? እንግዲህ መምህሩ ባህርን በጣም ነበረ። ያው እኔ ኮርሱንም ስለ እንትኑን ስለማልፈልግ የምማረውን እንትን ነው። እንጂ ኬሚስትሪ የምማረው ነበረ። ኬሚስትሪ መምህር እንግሊዝ በጣም ነበረ የኔን የሚወደኝ በጣም ነበረም የሚችለውም እኔንም በጣም ይወድድደኝ ነበረ። ውጤት የምሰራ አለ ነበረ እና እሱን ስለማልፈልገው ግን እሱ ውስጥ አልገባውም። እኔ አይት ነው የገባሁት። እና መምህሩ አበበ ይባላል እንግዲህ በጣም ጥሩ መምህር ነው። አመሰግናለሁ

ፎቶዎችን የት ታስቀምጣለህ? እንግዲህ እኔ ፎቶዎችን የማስቀምጠው አብዛኛውን ስልክ ላይ አስቀምጣቸዋለሁ ፎቶዎች እንደገና ሲቀጥል ግድግዳ ላይ የሚቀመጡ ፎቶዎች አሉ። የተመረቁባቸው ፎቶ የልጆቼ የልዴታቸው ምናምን የሚስቴ የተመረቀችበት እንደገና ደግሞ የበዓላት የቤተሰብ ፎቶ ግድግዳ ላይ ቦርሳ ውስጥ የገና ደግሞ ከቦርሳም ደግሞ አልፎ ደግሞ የራሱ ቡፌ አለን ቡፌ ላይ የሚቀመጡ ፎቶዎች አሉ እነዛ ላይ እንግዲህ ፎቶዎችን እናስቀምጣለን። የኔ ደግሞ ግድግዳ ላይ ናቸው ያሉት የተመረቁባቸው ምናምን እና ፎቶ እንደዛ የማስቀምጠው አመሰግናለሁ።